አሪፍ ጥያቄ ነው ምን ያህል ጊዜ መጽሐፍ ታነባለህ? ይላል እና እውነቱን ለመናገር እኔ ያው መጽሐፎችን ይህን ያህል የማንበብ ልምድ የለኝም ግን ያው የሆነ ሰዓት እያነበብኩ ነበር አይ ቲንክ እና ብዙ ጊዜ ሳነብ ምንድነው የማነበው የህይወት ክህሎት መጽሐፎችንና እውነተኛ ታሪኮች ለምሳሌ አሁን ኢትዮጵያ ውስጥ በጣም ታዋቂ መጽሐፍ አለ እሱ መጽሐፍ በዶክተር ዶክተር ሮዳስ ታደሰ የተጻፈ ነው እና እሱ መጽሐፍ አሁን ሙሉውን ሁለት ፓርት አለው እና ሁለቱንም አንብቤዋለሁ እሱ ስለ ምንድነው ስለ ዩኒቨርሳችን የሚያወራ መጽሐፍ ነው ስለ ፕላኔቶች ሊሆን ይችላል ስለ ኤሊያንሶች እና ስለ ኢትዮጵያ ታሪክ ትንሽ ስለ ጋላክሲዎች ስለ ስታሮች ስለ ብዙ ነገር የሚያወራ መጽሐፍ ነው እና እንደዚህ አይነት መጽሐፍ ደግሞ በጣም ደስ ይለኛል እሱን አንብቤዋለሁ ሌላው ምንድነው የህይወት ክህሎት መጽሐፍ ነው የህይወት ክህሎት መጽሐፍም ራሱ አንዱ ለኔ የሚያስደስተኝ ነገር ነው እና ለምሳሌ አሁን አቶሚካዊትስ የሚባል መጽሐፍ አለው እሱን አንብቤዋለሁ እና የተለያዩ መጽሐፍቶችን አንብቤያችኋለሁ እነዛን ያነበብኩት መቼ ነው ክረምት ላይ ነው ላይ ያው እንደነገርኩሽ ተማሪ ነኝ እና ክረምት ላይ ትምህርት ስለሚዘጋ በዛን ጊዜ ሰፊ ጊዜ ስላለኝ እዛን ጊዜዎችም እዛን ጊዜ መጽሐፎችን አነባለሁ ግን አሁን በጣም ቢዝነስ ስራዎችን ስለምሰራ ትምህርትም ስለምማር የግዴታ ትምህርታዊ መጽሐፍ ማንበብ ስላለብኝ ያው እነዚህ እንደዚህ አይነት መጽሐፍቶችን አላለብም ግን ትምህርት ሰዓት ስሆን ደግሞ የራሳችን የሆነ መጽሐፍ አለን የትምህርት መጽሐፍ እሱን አነባለሁ ስለዚህ ይሄም ከተደመረ አብሬጅሊ በቀን አራት ሰዓት ያክል አነባለሁ ብዬ አስባለሁ ምናልባትም የማነበው መጽሐፍ ትምህርታዊ መጽሐፍ ሊሆን ይችላል ከኤዱኬሽናል መጽሐፍቶች ጋር የተገናኘ ማለት ነው ምናልባት ደግሞ የህይወት ክህሎት ሊሆን ይችላል እንደነገርኩሽ ምናልባትም ደግሞ ሳይንቲፊክ ፊክሽን የሆነ መጽሐፍ ሊሆን ይችላል ግን አብሬጅሊ በቃ አራት ሰዓት አድርገን እንያዙ

አሪፍ ጥያቄ ነው ፎቶዎችህን የት ታስቀምጣለህ ይላል? እንግዲህ እኔ ብዙ ጊዜ ፎቶዎችን የማስቀምጠው የት ጋር ነው ስልኬ ላይ ነው። ስልኬ ላይ ከዛ ደግሞ ስልኬ ላይ ኮፒ አድርጌ አስቀምጠዋለሁ በፍላሽ ማስቀመጥ እወዳለሁ። እንዳይጠፋም ምናልባት ስልኪ ቢጠፋ ብዬ ስለማስብ ማለት ነው። ግን አሁን ድሮ አሁን ስልክ የመጣው ብዙ ጊዜ በስልካችን መነሳት የጀመርነው አሁን በቅርብ ምክንያቱም አንደኛ ኢትዮጵያ ውስጥ ነው ያለነው ቴክኖሎጂ ከመጣ ትንሽ ጊዜ በኋላ ዘግይቶ ነው ኢትዮጵያ ውስጥ የሚገባው እና በዛ ላይ ደግሞ ኢትዮጵያ ድሃ ሀገር ስለሆነች ሁሉም አክሰሱን ስለማያገኝ ማለት ነው። እና ድሮ የድሮ ፎቶዎቼ ግን በምንድነው ያሉት በ ካሜራ ተነስተው አሳጥቤ በኖርማሊ በፎቶ በስልክ በፋይል ሳይሆን በሃርድ ነው ያለው በሃርድ ኮፒ ነው ያለው እና እነሱን ፎቶዎች አልበም ውስጥ ነው የማስቀምጣችሁ እንግዲህ የተቀመጡት አልበም ውስጥ ነው። ቁም ሳጥን ውስጥ አሉ ግን አሁን ዘመኑ የቴክኖሎጂ ነው የተለያዩ ፎቶዎችን የምንነሳው በስልካችን እና በተለያዩ ዲጂታል መሳሪያዎች ነው። የምናስቀምጣቸውን እዛው በስልካችን በፋይል ነው። እና እነሱን ፋይሎች አንድ ቦታ ላይ ስልክ ሰብስቤ አስቀምጣለሁ እና እነዛን ወደ ፍላሽ ኮፒ አድርጌ ፍላሽን የማይጠፋ ቦታ ላይ ወይም ሻንጣ ውስጥ ላይ አስቀምጣቸዋለሁ። ሌላው ምንድነው ፒሲ ላይም አስቀምጣለሁ እነዛን ጠቅላላ ፋይሎችን ወደ ፒሲ በመላክ አንድ ፎልደር ላይ አስቀምጣለሁ። እንዲሁም ወደ ወላጆቼ ስልኮችም አስቀምጣለሁ ለምሳሌ አባቴ ስልክ ልኬ ሁሉንም ነገር ያለኝን ፎቶዎች ልኬ እሱ ጋም አስቀመጣለሁ እናቴም ስልክ ላይ አስቀምጣለሁ። እና ብዙ ቦታ ላይ ላስቀምጥ እችላለሁ ፎቶዎችን

ኦኬ ስነ ጥበብ ትወዳለህ ይላል? ያው ስነ ጥበብ የማይወዳ አለ ብዬ አላስብም በጣም ነው የምወደው ምክንያቱም ስነ ጥበብ ላይ ብዙ ጥበቦችን ስለሚያስተምር ነው ጥበብን ደግሞ የማይፈልግ ሰው አለ ብዬ አላስብም። እና ጥበብ ሲባል ብዙ አይነት ጥበቦች አሉ ምናልባትም የስዕል ጥበብ ሊሆን ይችላል ነገሮችን የመገጣጠም ጥበብ ሊሆን ይችላል። ምናልባትም ደግሞ የሙዚቃ ጥበብም ሊሆን ይችላል እነዚህ ሁሉ በስነ ጥበብ ውስጥ ይካተታሉ እና ድሮ ስነ ጥበብ ስማር እኔ ብዙ ጊዜ ስዕሎች ደስ ይሉኝ ነበረ። ሌላኛው ነገር ምንድነው? የምንሰራቸው ቅርጻ ቅርጾች ሁላ ደስ ይሁኝ ነበረ። ወረቀቶችን ቆራርጠን ውሃ በማስነካት የተለዩ ቅርጻ ቅርጾችን እነዛን አድርቀን በማገጣጠም እንሰራ ነበረ ሞዛይክ ምናምን የሚባል ነገሮች ነበሩ እነሱ በጣም ይስቡኝ ነበረ። እነዚህ ብርጭቆችን ከስክሰን ቅርጽ ካርቶን ላይ ወይም ወረቀት ላይ ስዕል በመሳል ያንን ስዕል በጠርሙስ እያላከኩ ማስዋብ ማለት ነው እንደዚህ አይነት ስራዎች ደስ ይሉኝ ነበር። እና በአጭሩ ስነ ጥበብ በጣም ነው የምወደው

እሺ ሌላኛው ጥያቄ ምን ይላል ሩዝ ትወዳለህ? ይላል አዎ ሩዝ ያው ከሞላ ጎደል እወዳለሁ። እና እዚህ ኢትዮጵያ ውስጥ ሩዝ በጣም ታዋቂ ነው። እውነቱን ለማውራት እና ብዙ ጊዜ ቁርስ ላይ እበለዋለው አንዳንዴ ያው ዳቦ ጋም ሊሆን ይችላል። አንዳንዴ ደግሞ ወተት ጋር ሊሆን ይችላል። ከተለያዩ ነገሮች ጋር በማደባለቅ ሩዝን እመገባለሁ እና። አንዳንዴ ደግሞ ሩዝ ያው ዘይት ከዘይት ጋር ይሰራል በዘይት ተቀቅሎ በውሃ ተቀቅሎ ከዛ ዘይት ይደረግበታል። ከዛ በኋላ እንደዛ ሆኖ ተቀቅሎ እንበለዋለን። እና ሩዝ ሲሰራ እዚህ ምናልባት የተለያዩ ከለሪንጎች ልንጠቀም እንችላለን ቢጫ እንዲመስል ከተፈለገ እርድ እንጠቀማለን። ቀይ እንዲመስል ከፈለገን በርበሬ እና ሌሎችም ሌሎችም ከለሮች እና ሩዝ ኢትዮጵያ ውስጥ የተለመደ ነው ብዙ ጊዜም በልቼዋለሁ ወድጄዋለሁ። ያው በአጭር የኔ መልስ ምን ይሆናል ሩዝ እወዳለሁ።

ኦኬ ጥያቄው ምን ይላል ማቅረቢያ ማድረግ ትችላለህ ይላል? ያው ማቅረቢያ እንግዲህ ብዙ ጊዜ እንደምታውቀው ነው የምሰራቸው ስራዎች ብዙ ጊዜ መድረክ ላይ መውጣት ይጋብዛሉ እና ብዙ ጊዜ ያው ዝግጅት አድርጌ በሚገባ ተዘጋጅቼ የትኛው መጀመሪያ መቅደም አለበት የትኛውም በኋላ መምጣት አለበት የሚለውን ተዘጋጅቼ የተለያየ የመድረክ ንግግሮችን አደርጋለሁ። እና በዛ መሰረት ማቅረቢያ ወይም ፕረዘንቴሽን ወይም የህዝብ ንግግሮችን እድል ስላገኘሁ ያው ክህሎቴንም አዳብሬያለሁ ማለት ነው። እና አሁን ራሱ እያወራ ያለውት ራንደም ቶኪንግ ንግግር ነው። ያው ቀጥታ ነው እያወራሁ ያለሁት ካንቺ ጋር ማለት ነው። ስለዚህ የማቅረቢያ ማድረግ ትችላለህ ወይ ለሚለው አዎ ብዬ እመልሳለሁ ማለት ነው

እሺ በጣም አሪፍ አሁን ቀጣዩ ጥያቄ ምን ይላል የድምጽ መልእክት ትልካለህ ይላል? አዎ በሚገባ ልካለሁ አሁን የማወራቸው ወይም ልጽፋቸው ወይም ልናገራቸው የፈለኳቸው ነገሮች በጣም ረዥም እና ሰፊ ሲሆኑ መጽሐፍ በጣም አሰልቺ እና ከመጽሐፍ በላይ ድምፄን ሪከርድ አድርጌ እልክላችኋለሁ ማለት ነው። እና ያንን ማረጌ ደግሞ ብዙ ነገር ጥቅም አለው ከጊዜ አንፃር ከገንዘብ አንፃር እና ከብዙ ነገር አንፃር በድምጽ ተናገሬ የምልከው ይቆጥብልኛል ማለት ነው። እና በዛ ምክንያት ድምፄን ሪከርድ አድርጌ ብዙ ጊዜ እልካለሁ እና ብዙ ጊዜ እነዛን የማደርግባቸው አፕሊኬሽኖች ቴሌግራም አንዱ ነው። ምናልባት ኢሞም ሊሆን ይችላል ዋትሳፕ ላይም ሊሆን ይችላል። እና ሌላም ሌላም የመላለኪያ ምንጮች ላይ ድምፄ ብዙ ጊዜ ሪከርድ አድርጌ ነው የምልከው። ምን ከሆነ ረጅም ከሆነ አጭር ከሆነ ግን ብዙ ጊዜ ብቻ ጽፌ ነው የምልክላቸው ማለት ነው

እሺ ቅርጫት አለህ ይላል ጥያቄው ግን ያው ቅርጫት ሲባል እንግዲህ ቅርጫት ሲባል እንግዲህ ብዙ አይነት ቅርጫት አለ አንደኛው ቅርጫት ምንድነው ቆሻሻ የምናስቀምጥበት ቅርጫት ሊሆን ይችላል? እሱ ከሆነ አዎ በሚገባልኝ ቆሻሻዎችን አንድ ቦታ ላይ ሰብስቦ ለማስቀመጥ የሚረዳኝ ቤት ውስጥ የተቀመጠ ቅርጫት አለኝ። ሌላኛው ቅርጫት ምንድነው? እቃ ምናጓጉዝበት በቅርጫት ሊሆን ይችላል አንድ ነገር እቃ ይዘን ወደ ሌላ የምንወስድበት ቅርጫት እሱም ከሆነ አለኝ። ሌላኛው ቅርጫት ምንድነው? ኢትዮጵያ ውስጥ ቅርጫት የምንለው ነገሮችን ለማስቀመጫ የምንጠቀምበት ሌላኛው ቅርጫት አለ እና ያው እኔ ባይኖረኝም እናቴ የምትጠቀምበት ቅርጫት አለ። እና ይሄ ጥያቄ ትንሽ ቢስተካከል ባይ ነኝ ምክንያቱም አሁን ቅርጫት አለ ሲባል በአማርኛ ብዙ አይነት ነገሮች ሊነካ ይችላል እና ያው ቅርጫት ሲባል ውስን አድርጋችሁ የትኛው ቅርጫት የሚለውን ብታስቀምጡልን በደንብ መመለስ እንችላለን። እና በአጭሩ ያው ሳጠቃልለው ብዙ አይነት ቅርጫቶች አሉኝ አዎ እጠቀማለሁ

እሺ ሌላኛው ጥያቄ ደግሞ ምን ይላል በመስመር ላይ ገዢ ነህ ይላል? እንግዲህ ኢትዮጵያ ውስጥ እንደመሆኔ መጠን በመስመር ላይ ገዢ ብዙ ጊዜ የተለመደ አይደለም። ማለት ምናልባት ገና ብዙ የሚቀረን ነገር አለ ኢትዮጵያ ውስጥ እዚሁ በአካል ሄደን መግዛት እንጂ በኦንላይን ገዝቶ መጠቀም አልተለመደም እና ያው እኔም እውነትን ለማውራት ገዝቼ አላውቅም ማለት ይቻላል። ያው ብዙ ጊዜ ደግሞ ኢትዮጵያ ውስጥ የኦንላይን ላይ ግዢ የሚፈጸመው በእንትን አሊኤክስፕረስ የሚባል ዌብሳይት አለ እሱ ጋር ነው ጓደኞቼም ሲገዙ የነበረው እሱም አሁን ሳይታገድ አይቀርም። ብቻ ኢትዮጵያ ውስጥ ያለ ሰው ይሄ መስመር ላይ ግዢ ለመፈጸም በጣም አደጋች ነው የሚሆንበት ምክንያቱም አንደኛ አልተለመደም። ሁለተኛ ዶላር ያስፈልጋል ዶላሩን ማግኘት ራሱ አሁን ቀላል አይደለም። ሶስተኛ ደግሞ መንግስትም የሚፈቅድ አይመስለኝም። ብዙ ጊዜ እነዚህ እነዚህ ችግሮች ስላሉ ብዙ ጊዜ ከባድ ነው እዚህ የኦንላይን ግዢ። በመስመር ላይ ግዢ ለመጠቀም ማለት ነው ስለዚህ እኔም ገዝቼ አላውቅም እውነቱን ለመውራት ነው

እሺ ሌላኛው ጥያቄ ምን ይላል? የቤት እንስሳ አለህ ይላል? የቤት እንስሳ ያው አልፎ አልፎ ይኖረኛል አሁን ላይ። ለምሳሌ አሁን ድመት አለኝ። እና የፊት ሰዎች በጣም ደስ የሚሉን ሰዎች ናቸው። ብቸኝነትን የሚያጠፉን እንስሳዎች ናቸው። ለምሳሌ አሁን የቤት እንስሳ ያለው ሰውና የሌለው እኩል አይደለም እንስሳ የሌለው ሰው ምናልባት የሚደበረው ወይም ጊዜ የሚያሳልፈው በስልኩ ሊሆን ይችላል። ስልክ ስትጠቀም ደግሞ አይናችን ይጎዳል። የማስተሳሰብ ብቃታችን ራሱ እያነሰ ነው የሚሄደው ግን። እቤት ውስጥ የቤት እንስሳ ካለ ብዙ ጊዜ ከእነሱ ጋር ሰአታችንን ሰጥተን ማሳለፍ ስለሚኖርብን። የግድ እነሱ ጋር ስለምናሳልፍ ያው አሪፍ ላይ ጊዜያችንን እናሳልፋለን ብዬ አስባለሁ። ሌላው ምንድነው እነሱን የግድ መንከባከብ አለብን። ምግብ ማብላት አለብን። ንጽህናቸውን መጠበቅ አለብን የመሳሰሉ ሀላፊነቶችን እንወስዳለን እና ያንን ሀላፊነት ስንወስድ ሀላፊነትን መውጣትን በስሩ እንማራለን ማለት ነው። ስለዚህ የቤት እንስሳ መኖር ራሱ ጥቅም አለው። እና በአጭሩ ለዚህ ጥያቄ መልሴ ያው የቤትም አለኝ ይኖረኛል ወደፊትም ይኖረኛል

እሺ በዶቄ መፍጨት ታውቃለህ ወይ ይላል? ዶቄ ራሱ ምን ማለት እንደሆነ አላውቅም እውነቱን ለመውራት ግን ምናልባት ዶቄ ማለት በገጠር አካባቢ በባህላዊ መንገድ የሚፈጩበት መንገድ ማለትም ሊሆን ይችላል። እና ቤተሰቦቼ ሲነግሩኝ ድሮ የሚፈጨው በእንትን መሰለኝ። ድንጋይ ከታች ጠፍጣፋ ድንጋይ አለ ከላይ እህሉ ከላይ ይሆናል ከድንጋዩ በላይ ከዛ በእህሉ በላይ ድንጋይ ይጫንና ይፈተጋል ማለት ነው። ያ ወፍጮ ከሆነ። ምናልባት ያ ከሆነ ጭራሽ እንደዚህ አይነት እድሎችን ሞክሬ አላውቅም። ምክንያቱም እኔ ከተወለድኩ በኋላ ዘመናዊ ወፍጮ ስለመጣ በዘመናዊ ውፍጮ ነው የሚፈጨው። እና ራሱ አላውቅም ያው በወሬ ወሬ ነው እንጂ የምሰማው እንኳን አይደለም ፈጭቼ ላቅ አይቼ ሁላ አላውቅም። ግን ምናልባት በዶቂ የሚለው ዱቄት መፍጨት መፍጨት ታውቃለህ ወይ ዱቄት ፈጭተህ ታውቃለህ ከሆነ? ያው ዱቄት ፈጭቼ አላውቅም። ብዙ ጊዜ እናቴ ናት የምታስፈጨው ወይም ቤት ሰራተኛ ከሆነ ሰራተኛ ነው እንጂ የሚያስፈጨው ወይ የተፈጨ ነው እንጂ የምንገዛው። እኔአስፈጭቼ አላውቅም

እሺ ሌላኛው ጥያቄ ምን ይላል የትኛውን መረብ ትጠቀማለህ ይላል? በተለምዶ እኛ የትንኝ መረቡን ምን እንለዋለን ዛንዚራ እንለዋለን ወይም አጎበር እንለዋለን እና አሁን ያለሁበት አካባቢ የተለያዩ ትንኞችና ቢንቢዎች ወይም ወባዎች የሚኖሩበት አካባቢ አይደለም አካባቢው ትንሽ ቀዝቀዝም ያለም ስለሆነ ለመኖሪያ ምቹ ነው። እና ብዙ ጊዜ እነዚህ እንግዲህ ትንኝን ምናምን የሚባሉት ነገሮች ወደ ሞቃታ አካባቢ ነው የሚኖሩት እና። እኛ አካባቢ ያለንበት አካባቢ አንጠቀምም እውነቱን ለማውራት እና እኔም ማታ ስተኛ ምንም የምጠቀመው የትንኝ መረብ ወይም ዛንዚራ ወይም ሌላ ስሙ ምንድን ነበር ብቻ እሱን አንጠቀምም ማለት ነው። ምክንያቱም ካሌለ ምን ያደርግልኛል ምን ሊያደርግልኝ እጠቀመዋለሁ? ስለዚህ በአጭሩ ለዚህ ጥያቄ መልሴ አልጠቀምም ይሆናል ማለት ነው።

እሺ በእጅ መሸመን ታውቃለህ ይላል እውነት ለማውራት እኔ በእጅ መሸመን እድል አግኝቼ ስለማላውቅ። ሞክሬው እና ሰርቼው አላውቅም ግን ብዙ ጊዜ ሲሰሩ አይ ነበር። እና መሸመን ምን ማለት ነው? ራሱ መሸመን ማለት በቀላል እግላለጽ። የተፈተሉ ክሮችን ዱር ድር እና ማግን በማጣመር እና በመቀላቀል ልብስ የማምረት ሂደት ነው። እና በኢትዮጵያ ባህል ሸማኔ ተብሎ የሚጠራው ይህ ጥበብ። በሺዎች የሚቆጠሩ ክሮች ተሰድረው በመወርወርያ እና በመርገጫ ታግዘው ዉብ የሆኑ የሀገር ልብሶችን የሚሰሩበት ድንቅ ጥበብ ነው። ማለት ነው። እና ነጭ ጋቢ ወይም ቀሚስ ስናየው ዝም ብሎ ጨርቅ ይመስለን ይሆናል እና ነገር ግን ከጀርባው ትልቅ ትዕግስትና ጥበብ አለ። ብዙ ጊዜ ሲሰሩ ስለማያቸው ማለት ነው። እና በጣም ትግስት ይጠይቃል በጣም ጊዜ ይጠይቃል። እና እያንዳንዷ ነገር ጥበብ ትጠይቃለች። እና ግን ያው እንደ እድል ሆኖ እኔ እድሉን አላገኘሁም የምሞክርበት እድል ግን ሲሰሩ ትንሽ አይቼ ነበረ።

እሺ ሌላኛው ጥያቄ ምን ይላል? የስራ አሰራሮችን ትከተላለህ ይላል። እንግዲህ በስራ አሰራሮች ላይ እኔ በጣም ጥብቅ ነኝ የስራ አስራሮች መከተል ማለት ለኔ ተጠያቂነት ቅልጥፍናና ውጤታማነትን ማረጋገጥ ነው። እና የተደራጀ አካሄድ ምከተላቸሁ አሉ ማንኛውም ስራ ሲጀመር በመጀመሪያ ግልጽ የሆነው የስራ አሰራር መረዳትና መከተል እወዳለሁ ይህ አካሄድ ስህተቶችን ለመቀነስና ጊዜ በአግባቡ ለመጠቀም ይረዳኛል። በተለይ የቡድን ስራ ስንሰራ ሁሉም በአንድ መንገድ ሲጓዝ ውጤት ውጤቱ የተሻለ ይሆናል። እና የጥራትና የጊዜ አጠቃቀም እምጠቀመው አለ የስራ አሰራሮችን መከተል ማለት ለጥራት ቅድሚያ መስጠት መስጠትም ነው ጭምር ነው እና ደረጃውን የጠበቀ ስራ ለማስረከብ የተቀመጡትን መስፈርቶች ማክበር የግድ ነው። በተጨማሪም ጊዜን በአግባቡ መጠቀምና ቀነ ገደቦችን ማክበር የእለት ተእለት ተግባሬ ነው ማለት ነው። እና ሌላኛው ምንድነው? ተጠያቂነትን መሻሻል አሰራሮችን መከተል ደግሞ ተጠያቂነትን ያመጣል። ስህተት ሲፈጠር የት እና መቼ እንደ ተፈጠረ በቀላሉ ለማወቅ እና መፍትሄ ለማግኘት ይረዳል ይህ ደግሞ ወደፊት የተሻለ ለመሆን መመሪያ ይሆናል ማለት ነው። እና ይሄ የምጠቀመው የአሰራር የስራ አሰራር ነው ማለት ነው።

እሺ ሌላኛው ጥያቄ ስራህ አድካሚ ነው ይላል? እና ለለዚህ ጥያቄ መልሱ እንደሁኔታው የሚወሰን ነው ማለት እንደማንኛውም ሰው የስራ ጫና በበዛበት ጊዜ ድካም መሰማቱ አይቀርም። ግን አሁን ለምሳሌ የድካም ምንጮችን እነማናቸው አንዳንድ ጊዜ ወስብስብ ፕሮጀክቶች ወይም ጥብቅ የጊዜ ገደቦች የአእምሮና የአካል ድካም ሊያስከትሉ ይችላሉ በተለይ ብዙ ሰዓት ተቀምጦ መስራት የራሱ የሆነ ጫና አለው። እና ሁለተኛው ምንድነው? ድካም መቋቋም እና ሚዛን ነው። አሁን ይሄ የሆነ እንጂ ድካሙን የምንቋቋምበት መንገድ አሉኝ። ለምሳሌ አጫጭር እረፍት መውሰድ ሊሆን ይችላል ስፖርት መስራትና ከቤተሰብና ከጓደኞች ጋር ማሳለፍ ድካሜን ለመርሳት ይረዱኛል። ከስራና ከግል ህይወት መካከል ሚዛንን መጠበቅ ወሳኝ መሆኑን ተረድቻለሁ። እና ሌላው ምንድነው? የእርካታ ምንጭ ነው? ድካሙ ባሻገር ግን ስራ ለእኔ የእርካታ ምንጭም ነው። አዳዲስ ነገሮች መማር ችግር መፍታትና ውጤትም ውጤት ማምጣት ድካሙን እንድረሳና ለቀጣይ ስራ ጉልበት እንድሰበስብ ያደረገኛል ማለት ነው። ይሄ ያው የኔ መልስ ነው ማለት ነው

እሺ እንግዲህ ሌላኛው ጥያቄ ምን ይላል ማብሰል ትችላለህ ይላል? እንግዲህ ያው ኢትዮጵያ ውስጥ እንግዲህ ብዙ ጊዜ የሚያበስሉት ሴቶች ናቸው በተለምዶ ወንዶች የማብሰል እድላችን በጣም ዝቅተኛ ነው። ግን ቢሆንም ያው አንዳንድ ነገሮችን ማብሰል እችላለሁ። ለምሳሌ ሽሮ ወጥ መስራት ሊሆን ይችላል ድንች ወጥ መስራት ሊሆን ይችላል የመሳሰለቱን እችላለሁ። ያው ለራሴ አላንስም ግን ይሄን ያህል ሙያ አለኝ ብዬ ማውራት አልችልም። ምክንያቱም እኔ የማብሰል እድል ያገኙባቸው ሰዓታቶች በጣም ትንሾች ናቸው ውስኖች ናቸው። እና በዛ ምክንያት የማብሰል ብቃቴን አላዳበርኩም። እና እንጀራ መጋገር ሁሉ አልችልም። እውነትን ለማውራት እንግዲህ እንጀራ ኢትዮጵያ ውስጥ ዋናው የምግብ አይነት ነው። ሁሌ የምንበላው የምንመገበው ግን እሱን አሁን አልችልም ግን ብዙ ጊዜ ያው ወጦችን ምናምን ማበሳሰል እችላለሁ። እና ማብሰል ትችላለህ ወይ ለሚለው? መልሴ በአጠቃላይ ያው እሞክራለሁ። ያው ይሄን ያህል በጣም ጎበዝ ነኝ ባልልም ያው መስራት እችላለሁ ብዬ አስባለሁ

እሺ እንግዲህ ሌላኛው ጥያቄ ምን ይላል? ሳንቲም ትቆጥባለህ ይላል እንግዲህ ይሄ አሪፍ ጥያቄ ነው። እና አሁን እንግዲህ እኔ ያለሁት ኢትዮጵያ ውስጥ ነው እንደነገርኳችሁ እና ኢትዮጵያ ውስጥ ደግሞ የገንዘብ ቫልዩ አሁን በጣም እየወረደ ነው። አይደለም ሳንቲም እንግዲህ ኢትዮጵያ ውስጥ ሳንቲም ያለው። አንድ ብር እና ከአንድ ብር በታች። አንድ ብር እና ከአንድ ብር በታች ደግሞ። ትንሽ ነው እና ዶላር አሁን አንድ መቶ አምሳ ብር ነው አንድ ዶላር። እና ይሄ ማለት እንግዲህ አንድ ብር ቆጥባለሁ ብዬ አላወራም። ምክንያቱም ብቆጥበውም የትም አያደርሰኝም አንዳንድ ብር ሃምሳ ሳንቲም ምናምን ከንቱ ናቸው። ስለዚህ ኢትዮጵያ ውስጥ ሆኖ ሳንቲም ሳንቲየም መቆጠብ ማለት ጅልነት ነው። እንደኔ እንደኔ ወይ ትንሽ ጠርቀም አድርገነው ከፍ ያለ ብር ብናስቀምጥ ይሻላል። እንጂ ሳንቲም ቆጠበን። ምንም አንድ ዶላር እንኳን ለመንጉላት አንዳንድ ብር እንኳን በከፍተኛው ብናጠራቅም አንድ መቶ አምሳ። ብሮችን ማጠራቀም አለ አንድ መቶ አምሳ ሳንቲሞችን በትንሹ ማለት ነው። እና ይሄ ይሄ ስለሆነ ሳንቲሞችን እኔ አልቆጥብም።

እሺ ሌላኛው ጥያቄ ምን ይላል ሾርባ ትወዳለህ ይላል? እንግዲህ መቶ ፐርሰንት ነው የምነግራችሁ ሾርባ በጣም ነው የምወደው። እና ሾርባ የምትወደው ሾርባ ለምሳሌ አሁን እኔ ሾርባን በጣም እወዳለሁ አይደለ በተለይ ለጤና በርካታ ጥቅሞች ስላሉት በቀላሉም ስለሚዘጋጅ ነው እኔ የወደድኩት እና ሾርባ ራሱ ማለት ምን ማለት ነው? የሾርባ ማለት የተለያየ ንጥረ ነገሮችን በውሃ ውስጥ በማፍላት የሚዘጋጅም እንደ አትክልት ሊሆን ይችላል ስጋ ሊሆን ይችላል ጥራጥሬ ሊሆን ይችላል ቅመማ ቅመሞችን የመሳሰሉትን ነገሮች ሊይዝ ይችላል ግን በዋናነት ደግሞ ዱቄትም ይኖረዋል ማለት ነው። ዱቄት ላይሆን ይችላል በከእንትን የተዘጋጀ ከገብስ በኢትዮጵያ እና ከገብስ የተዘጋጀም ሊሆን ይችላል እና ብዙ አይነት የሾርባ አይነቶች አሉ። እና ሾርባ እንዴት ነው የሚዘጋጀው ለሚለው ጥያቄ የሾርባ ዝግጅት እንግዲህ እንደየ አይነቱ ይለያያል። ብያለሁ እና በአብዛኛው ጊዜ የሚፈልጉት ንጥረ ነገሮች ተከትፈው ወይም ተፈጭተው ይዘጋጃሉ ማለት ነው። ከዛ በድስት ውስጥ ከውሃ ወይም ከምርቅ ጋር በደንብ ይፈላሉ ማለት ነው። ይሄም ንጥረ ነገሮች እንዲዋሃዱና እና ልዩ የሆነ ጣዕም እንዲኖራቸው ያደርጋል እና ፈጣንና ቀላል ከመሆኑም በላይ እንደ ፍላጎት እንደ ፍላጎታችን የተለያዩ ቅመማ ቅመሞችን በመጨመር የራሳችንን ልዩ ሾርባ ማዘጋጀትም ሁሉ እንችላለን። እና ታዲያ የሾርባ ጥቅሞች ምንድን ናቸው? እና ሾርባ እንግዲህ በርካታ ጤናማ ጥቅሞች አሉት ለጤና ተስማሚነት በቫይታሚና በማዕድን የበለፀገ መሆኑን ለሰውነት በሽታ የመከላከል አቅሙ አስተዋጽኦ ያደርጋል ማለት ነው። እና ሌላው ምንድነው ፈጣን ሀይለ ነው በተለይ በብርድ ወቅት ወይም ሲደክመን ትልቁ ሾርባ ፈጣን የሀይል ሙቀት ይሰጠናል ማለት ነው። እና ሌላው ምንድነው? ቀላል የምግብ መፈጀት ነው ሾርባ በቀላሉ የሚፈጭ በመሆኑ ለታመሙ ሰዎች ወይም ቀላል ቀለል ያለ ምግብ ላይ የሚፈልጉ ተመራጭ ነው ማለት ነው። እና በዚህ በዚህ ምክንያት በቃ በአጠቃላይ ሾርባ ጣፋጭ ገንቢና ለማዘጋጀት ቀላል የሆነ ምግብ ነው እና ለጤና ያለው ጥቅም እና የሚሰጠው ፈጣን እፎይታ ሁሉም የሚወደው እና የሚማገበው ምግብ ያደርገዋል ማለት ነው። እና በአጭሩ ስመልስ ሾርባ በጣም ነው የምወደው

እንግዲህ ሌላኛው ጥያቄ ምን ይላል? ጨው ብዙ ትወዳለህ? ይላል እንግዲህ እውነት እናውራ ከተባለ እንግዲህ ሰው እንግዲህ ሲበዛ የሚወድ ሰው አለ ብዬ አላስብም። ግን አንድ አንድ ወጥ ካለ ጨውም በጣም ነው የሚያስጠላው። ምንም ምግብ ይሁን ትንሽ ጨው የግድ ያስፈልገዋል እና ያው በመጠኑ አሪጌ እወዳለሁ ሁሉም ነገር መጠን ሲኖረው ነው ደስ የሚለው። ማሪያምን ሲበዛ ያስጠላል እና ጨውም በመጠኑ ሲሆን ደግሞ በጣም አሪፍ ነው አንደኛ ያው እንደሚታወቀው ጨው ለጤንነት በጣም አስፈላጊ ነው። አንገት ላይ እንቅርት የሚወጣ እሱን እንዳይወጣ ያረጋል የአዮዲን ጨው ከሆነ እና እሱም ማጣት ሌላ ጉዳት ነው። እና ደግሞ ሲበዛ ኩላሊት ላይ በጣም ጉዳት ያመጣል። እና ያው ግን አመጣጥነን ከወሰድነው በልኩ ከወሰድነው ያው ጠቃሚ ይሆናል ጉዳትም አይኖረውም ስለዚህ ያው ጪው በብዙ አልወድም ግን ያው መካከለኛ ሲሆን ደግሞ በጣም ደስ ይለኛል ማለት ነው። ሁሉም ነገር መካከለኛ ሲሆን ስለሚያምርበት ማለት ነው

እሺ ሌላኛው ጥያቄ ምን ይላል? በድን ቋንቋ ታምናለህ ይላል? እና በድን ቋንቋ ማመን የራሱን የራሱን ማንነትና ባህልን ማክበርና መተማመን ማለት ነው። ይሄ ደግሞ ለግል ህይወት ለማህበራዊ ትስስር ወሳኝ ነው። እና ቋንቋ ለአንድ ማህበረሰብ መሰረት እንደሚታወቀው እና በድን ቋንቋ ስናምን የዘር የግንድ ታሪካችን እየጠበቅን ነው ማለትም። ለምሳሌ አሁን አንድ ሰው ሲከፋው ሲደሰት ሲናደድ ሌሎች ሌሎች ነገሮችን ሲያደርግ ተለያይ የሚያሳያቸው ምልክቶች አሉ። እና እነሱን በእነሱ አዎ አምናለሁ። እና ያው እንግዲህ አንድ ሰው ሳይናገር ራሱ ቦዲው ሰውነቱ ራሱ ምን እንዳሰበ ምን እንደሚሰማው ይናገራል። እና ስለዚህ ያው በዛ አምናለሁ። ስለዚህ እኔ መልስ በአጭሩ ምን ይሆና በድንቅ ቋንቋ ታምናለህ? ለሚለው አዎ በደንብ አምናለሁ ይሆናል ማለት ነው

እሺ እንግዲህ ሌላኛው ጥያቄ ምን ይላል ምን ያህል ጊዜ ወደ ገበያ ትሄዳለህ ይላል? እና እንግዲህ ያው እውነቱን ለማውራት ብዙ ጊዜ ወደ ገበያ የምሄደው እኔ ሳልሆን ወላጆቼ ናቸው። ግን ያው እኔም አልፎ አልፎ ወደ ገበያ እሄዳለሁ የተለያዩ ነገሮችን ለመግዛት እና ለምሳሌ ጫማ ልብስ የመሳሰሉ ነገሮችን ለመግዛት እሄዳለሁ። ምናልባትም ደግሞ የኤሌክትሮኒክስ እቃዎችንም ለመግዛት እሄዳለሁ እና እነዚህን የማደርግበት ቀናቶች በጣም ውስን ናቸው ማለት ይሄን ያህል ሁሌ የሚገዙ አይነት ነገሮች ስላልሆኑ ማለት ነው። እና ያው ምናልባትም እንግዲህ እነዚህን ለመግዛት የሚሄድበት ቀን በሳምንት አንድ ቀን ወይም ሁለት ቀን ሊሆን ይችላል ማለት ነው። ያ ማለት እንግዲህ ያው ትንሽ ነው ያው እንግዲህ አቬሬጅሊ ነው የወሰድኩት ምናልባትም በውር አንዴም ሊሆን ይችላል በሳምንት ሶስት አራት ቀንም ሊሆን ይችላል ግን አቬሬጅሊ ስንወስደው። በሳምንት አንድ ቀን እስኪ ብለን እንውሰደው እና ያው በአጭሩ ለዚህ መልስ ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው ያው አቬሬጅሊ ወስደነው በሳምንት አንድ ቀን አድርገነዋል ማለት ነው

እሺ እንግዲህ ሌላኛው ጥያቄ ምን ይላል የስራ ቦታ ደህንነት እንዴት ነው ይላል? ያው ከዚህ በፊት እንደተናገርኩት እኔ የሰራ ቦታ ስፔሲፊክ ሆኖ የለኝም እና አሁን ዩኒቨርሲቲ ላይ ነኝ እና ግን ያው የስራ ቦታ ደህንነት በጣም ወሳኝ ነው የስራ ቦታ ደህንነት እንዴት ነው የሚለው ጥያቄ? ያው በየቀኑ የምንሰራበት አካባቢ ምን ያህል አስተማማኝ እንደሆነ ለማወቅ ይረዳል ማለት ነው። እና ማንኛውም የስራ ቦታ ለሰራተኞቹ ደህንነት ቅድሚያ መስጠት ይኖርበታል። ይህም እንደ የእሳት አደጋ መከላከያ ንጹህ የስራ አካባቢና አስፈላጊ የደህንነት መሳሪያዎችን ማሟላት ይጨምራል ማለት ነው። እና በስራ ቦታዬ ያሉትን የደህንነት መሳሪያዎችና ህጎች ሁልጊዜም እከተላለሁ ይህን ማድረግ በስራ ወቅት ሊከሰቱ የሚችሉ አደጋዎችን ለመቀነስ እና ደህንነቴን የሌሎችንም ለመጠበቅ ወሳኝ ነው ማለት ነው። እና የስራ ቦታ ደህንነት የአንድ ሰው ብቻ አይደለም አንዳንድ ሰው ያስባል ይሄማ የእገሌ ስራ ብቻ እኮ ነው ይላል ግን የሁሉም ሰራተኞች የጋራ ሀላፊነት ነው እንደ እኔ እደማምነው ማለት ነው። እኔም ቢሆን አደገኛ ሁኔታ ሲያጋጥመኝ ለበላይ አመራር በማሳወቅና ሌሎች ደህንነቶቻችን እንዲጠብቁ በማበረታታት የበኩሌን አስተዋጽኦ አደርጋለሁ ብዬ አስባለሁ። እና በአጠቃላይ የሰራ ቦታዬ ደህንነት ቅድሚያ የሚሰጠው ጉዳይ ነው እና አስተማመኝ እና ጤናማ የሰራ አካባቢ ለምርታማነት እና ለስኬት እጅግ በጣም አስፈላጊ ነው ብዬ አምናለሁ። እና ያው ብዙ ጊዜ እንግዲህ እኔ ከዚህ በፊት እንደተናገርኩት ያው ተቀጣሪ አይደሁምና ግን አንዳንድ የስራ ቦታዎች ይኖሩኛል ስራ የምሰራባቸው እና ከዛም አንፃር ነው። እንዲህ ብዬ የመለስኩት ስለዚህ ይሄን ካልኩኝ ይበቃኛል

እሺ እንግዲህ ሌላኛው ጥያቄ ምን ይላል ምን ያህል ጊዜ ስብሰባ ታደርጋላችሁ ይላል? አሪፍ ጥያቄ ነው እንግዲህ እኔ ከዚህ በፊት እንደተናገርኩት ቋሚ የሆነ ስራ የለኝም እና እሱ ሰባችን የማደርግባችሁ አጋጣሚዎች ምንድነው? እንግዲህ የተፈጠረው ስራ ምናልባት ማስተማር ላይ ከሆነ እንደተናገርኩኝ ዝንች ልጆችን ሰብስቤ አስተምራለሁ እና የዛን ሰዓት ትንሽ ስብሰባ ያስፈልጋል ወላጆችን ጠርቼ ልሰበስባቸው እችላለሁ። አልያም ደግሞ ተማርን የዩኒቨርሲቲ ተማርን በትምህርት ምክንያት ምናልባት የተለያየ ሰዎችን ልናደርግ እንችላለን። እና ደግሞ ሌላው ምንድነው እንግዲህ ያው በተለያዩ የህይወት ክህሎት ስልጠናዎች ላይም የተለያዩ ስብሰባዎችን ልናደርግ እንችላለን። እና እነዚህ እነዚህ አገጥሞኝ ሳያገኝ ስሰቦችን አደርጋለሁ። እና እነዚህ ብዙ ጊዜ ቋሚ አይደለም አንዳንዴ ብዙ ጊዜ ላደርግ ይችላል አንዳንዴ ደግሞ ጭራሽ ላደርግ ይችላሉ። ግን ያው አሁን በአቨሪጅ ስንወስድ በአቨሪጅ ከሆነ የምንወስደው ምናልባትም በወር አራቴ ወይም ሶስቴ አድርገን ነው ዘላቸው ማለት ነው። ስለዚህ በወር ሶስቴ ወይም በቃ በወር ሶስቴ ሰብሰባ አደርጋለሁ ብዬ መናገር እችላለሁ

እሺ እንግዲህ አሁንም በሌላ ጥያቄ ተመልሰናል ጥያቄው ምንድነው? የሚለው የምሳ እረፍቶ ምን ያህል ጊዜ ነው ነው የሚለው እና እንግዲህ ያ እንደሚታወቀው። እኔ ያው የምሳ እረፍቴ ይሄን ያህል ነው ብዬ ሊሚት ላደርገው አልችልም። ምክንያቱም እኔ ቋሚ ተቀጣሪ አይደለሁም። እና አንዳንዴም ምናልባት ምሳ የማልበላበት ጊዜ ሊኖር ይችላል። ስራ ቢዚ ካደረገኝ አንዳንዴ ደግሞ ስራ ከሌለኝ ቡዘኔ ከሆንኩኝ እረፍቴ ብዙ ሰዓት ላርፍ እችላለሁ። እና ወስኜ አሁን ይሄን ያህል ነው ማለት አልችልም። እንደ ጊዜውና እንደ ቀኑ ይለያያል ማለት ነው።

እሺ እንግዲህ ሌላኛው ጥያቄ ምን ይላል? ስትታመም ከስራ ትቆያለህ ይለኛል ያው አሁንም ደግሜ የምናገረው እንግዲህ እኔ ተቀጣሪ አይደለሁም በራሴ ነው የምሰራው። ግን ያው ከታመምኩኝ እንግዲህ ምንም ማድረግ አይቻልም የሰው ልጅ ታመመ ማለት የሰውነት አካሉ በስነ ስርዓት አይታዘዝም ማለት ነው። እና የሰው ልጅ ታሞ እንግዲህ መስራት አይችልም። ስለዚህ እኔም እንግዲህ ካመመኝ ከስራ ቦታ እቀራለሁ ማለት ነው።

እሺ እንግዲህ አሁን ደግሞ በሌላ ጥያቄ ተመልሰናል ጥያቄው ምን ይላል ከጎረቤቶችህ ጋር ጥሩ ግንኙነት አለህ ወይ ይላል? እንግዲህ አዎ እንግዲህ እስከማውቀው ከሆነ ከጎረቤቶቼ አሪፍ ግንኙነት አለኝ ብዬ አምናለሁ። ምክንያቱም ኢትዮጵያ ውስጥ ሆነን በልጅነታችን ስናድግ ለማህበረሰቡ የዋህና ትሁት ታዛዥ ሁነን እንድናድግ ተደርገን ነው የምናድገው። በዛም መሰረት እንግዲህ ከጎረቤቶቻችን ጋር አሪፍ ግንኙነት አለን ብዬ አምናለሁ ማለት ነው።

እሺ አሁን ደግሞ ሌላኛው ጥያቄ ምን ይላል የወተት ተዋጽኦ ትወዳለህ ይላል? እንግዲህ የውተት ተጾ ተዋጽኦ እንግዲህ በጣም ነው የምወደው። ከወተት ተዋጽኦዎች ውስጥ እጠላዋለሁ ብዬ የማስበው ያለ አይመስለኝም። ከተፈላ ወተት ጀምሮ እርጎ አይብ። ሌሎች የወተት ተዋጾዎችን ሁሉንም በሚባል ደረጃ ለሁሉም የላቀ ፍላጎት እና ውዴታ አለኝ ማለት ነው

እሺ እንግዲህ ሌላኛው ጥያቄ ምን ይላል ብዙ ሰነዶች ታዘጋጃለህ ወይ ይለኛል? እንግዲህ ያው እንግዲህ እንደ ውሳኔውና እንደ ስራው ይለያያል። እንግዲህ የማዘጋጅባቸውም ነገሮች ሊኖሩ ይችላሉ። ብዙ ሰነድ የሚፈልግ ከሆነ ብዙ ሰነድ አዘጋጃለሁ ግን ብዙ ጊዜ እኔ በአጭሩ ለመስራት ነው የምሞክረው ማለት ነው

ሌላኛው ጥያቄ ምን ይላል ምን አይነት ጫማ ትወልዳለህ ይላል? እንግዲህ አዎ እኔ ብዙ ጊዜ የሚመቸኝ ጫማ አይነት ሽፍን ጫማ ነው ሽፍን ጫማ ሆኖ ብዙ ጊዜ እነዚህ ሎጎ የሌላቸው ጫማዎች ደስ ይሉኛል። ብዙ አይነት ጫማዎች ሎጎ አላቸው ግን የብዙ ጊዜ የምመርጠው ምንም አይነት ሎጎ የሌላቸው ጫማዎች ነው። ለምሳሌ አሁን ኖርማል ምንም ለሎጎ የሌላቸው አሁን ለምሳሌ ሎጎ ያላቸው ጫማዎች እነ ናይክ እነ ጆርዳን ምናምን ብዙ ጊዜ ደስ አይሉኝም። ያው ሉጉ ባይኖራቸው ብዬም እመኛለሁ ማለት ነው።

እሺ እንግዲህ ሌላኛው ጥያቄ ምን ይላል ኮፍያ ማድረግ ትወዳለህ ወይ ይላል? አዎ ብዙ ጊዜ እንግዲህ እንደ ቀድሜም እንደተናገርኩት የምኖርበት አካባቢ ብርዳማ ስለሆነ ብዙ ጊዜ ስንቀሳቀስ ኮፍዬዎችን አድርጎ መንቀሳቀስ ልምድ አዘወትራለሁ። ምክንያቱም ብርዱ ትንሽ ከበድ ስለሚል ለብርዱ መከላከያ እያልኩኝ ብዙ ጊዜ ኮፍያዎችን እጠቀማለሁ ማለት ነው። በዛ ምክንያት ኮፍዬዎችን እወዳለሁ

እሺ እንግዲህ ሌላኛው ጥያቄ ምን ይላል የትኛውን የቀኑን ሰዓት ትወዳለህ ይላል? እንግዲህ እንደኔ ምርጫ ከሆነ የጠዋቱ የቀን ሰዓት ደስ ይለኛል ማለት ነው ምክንያቱም ልክ ከእንቅልፍ እየተነሳሁ ነው ማለት ነው። ሰውነቴ የሚገባውን እንቅልፍ አግኝቶ እረፍት አግኝቶ ልክ እንደ አዲስ ቀኑን እየጀመረ ነው በአዲስ ጉልበት ነው ቀኑን እየጀመርኩት ያለሁት በአዲስ አስተሳሰብ ነው። በአዲስ ንቃተ ህሊና ነው እየጀመርኩት ያለሁት ቀኑን እና ጠዋት ላይ የሚኖረኝ ሰላም እና የውስጤ ደስታ እንዲሁም አይምሮ የሚያስብበት መንገድ በጣም ከፍተኛ ስለሆነ የጠዋቱን እመርጣለሁ ማለት ነው።

እንግዲህ ሌላኛው ጥያቄ ምን ይላል በቡድን መስራት ትወዳለህ? ይላል አዎ በቡድን መስራት እንግዲህ ብዙ ጊዜ በጣም እወዳለሁ። ምክንያቱም ከአንድ ብርቱ ሁለት ኮሳሳ የሚባል ነገር አለ አባባል አለ። እና አንበሳ ምን ቢያብር ድር ቢያብር አንበሳ ቢያስር ይባላል። እና ለአንድ ሰው የከበደው በህብረት ሲሆን ደግሞ ይቀላል። እና አንድ ሰው ብቻውን ከሚሰራ በህብረት ሆኖ ቢሰራ ስራው ይቀላጠፋል። ይሄ መስራትም ሞራል ስለሚመጣ ትርፋማ ያደርጋል። ብዬ ስለማስብ በቡድን መስራት እኔ ጠቃሚ ነው ብዬ አስባለሁ። በዛም ምክንያት እንግዲህ በቡድን መስራት እወዳለሁ ማለት ነው

እሺ በጣም አሪፍ ጥያቄ ነው ጠዋት ምን ትበላለህ ይላል? እንግዲህ ኢትዮጵያዊ እንደመሆኔ መጠን ይሄን ያህል የተካበደ ውድ ምግብ የምበል አይነት ሰው አይደለሁም። ያው በጥዋት ተነስቼ ዳቦ በወተት ልበላ እችላለሁ። አለበለዚያ ደግሞ ዳቦ በእንቁላል በወተት ልበላት እችላለሁ። እሱ ደግሞ ካልሆነ ምናልባትም እንቁለል ፍርፍር ሊሆን ይችላል። ይሄ ካልሆነ እንግዲህ ምናልባትም አንዳንዴ እንጀራ የምበላበት መንገድም ሊኖር ይችላል።

ይህ የሌላኛው ጥያቄ ምን ይላል ቤትህን እንዴት ታስውባለህ ይላል? እንግዲህ እኔ የራሴ ቤት የለኝም ቤተሰብ ጋር ነው እየኖርኩ ያለሁት። ምናልባት ዩኒቨርሲቲ ላይ የራሴ ዶርም አለኝ። እና ቤቴ እንዴት ነው የማስበው? መጀመሪያ ከንጽህና ይጀመራል ሁሉን ነገር ከመሸከፍ ይጀመራል። የወለሉ ንጽህና መጠበቅ አለበት የልብሱ ንጽህና መጠበቅ አለበት የአልጋው ንጽህና መጠበቅ አለበት። ቤቱ ደግሞ በሚገባ መጠረግ አለበት። ስለዚህ ንጽህናውን የሚጀምረው ከየት ነው? ከንጽህና ነው ማለት ነው። እሱን ከጨረስኩ በኋላ እቃዎችን ወደ ማደራጀት እገባለሁ። በስነ ስርዓት ማደራጀት አልጋ ማነጠፍ። የተለያዩ የተዘረበረቁ እቃዎችን መሸካከፍ። እንደዚህ እንደዚህ በመሳሰሉ ነገሮች ቤቴን ዶርሚን ለማስዋብ እሞክራለሁ ማለት ነው

እሺ "የመጠጥ ውሃን ከየት ታገኛለህ?" ይላል፣ ያው ኢትዮጵያዊ እንደመሆኔ መጠን እናም ደግሞ ትንሽ ከተማ ከሚባሉ ሀገሮች ውስጥ እንደመኖሬ መጠን እኛ ብዙ ጊዜ የመጠጡህ የምናገኘው ከቧምቧ ውሃ ነው። የቧምቧ ውሃ አለ ያው ይሄን ያህል ንጹህ ነው ባይባልም፤ ኢትዮጵያ ውስጥ ይሄን ያህል ንጽህና የለም። እና ይሄን ያህል ንጹህ ነው ባይባልም፤ ከሌላው አንፃር እንግዲህ ተመስግን ይሄ ቧምቧ ውሃ ነው የምንጠጣው ማለት ነው። ግን ብዙ የኢትዮጵያ ህዝቦች የመጠጥ ውሃቸውን የሚያገኙት ከወራጅ ወንዝ ነው። በጣም ከቆሸሸ ውሃ ማለት ነው። ከዛ ነው የሚያገኙት፤ እና ግን ልምድ ነው መሰለኝ፤ ያንን እየጠጡ ብዙ ጊዜ አሟቸው አያውቁም እና ግን ከባንቧ ነው የመጠጥ ወሃዬን የማገኘው።

ሌላኛው ጥያቄ ምን ይላል በስራ ጊዜ እረፍት ታደርጋለህ ሆይ ይላል? አዎ በስራ ጊዜ እንግዲህ ብዙ እረፍቶችን አደረጋለሁ። ትንሽ ከሰራሁ በኋላ ትንሽ የሚደካከመኝ ከሆነ አእምሮዬ ምን አልባትም በጣም ሲጨናነቅብኝና ከመጠን በላይ ሲደክም። ብዙ እረፍቶችን ላደርግ ይችላሁ እረፍቶቹ ምናልባት ዝም ቡና ጠጥቶ መመለስ ሊሆን ይችላል። ያው ከዚህ በፊት እንደተናገሩት ቡና የማነቃቃት ሀይል ስላለው ብዙ ጊዜ ቡና ቀጥቼ እመለሳለሁ። አለበለዚያ ደግሞ የምወዳቸውን ነገሮች አድርጌ ያው ጊዜ ለመቆጠብ ሞክሬ ለመመለስ እሞክራለሁ ማለት ነው። በዚህ መልኩ የሰራ ጊዜ እረፍት አደርጋለሁ ከዛ አእምሮዬን አድሼ እንደገና ተመልሼ ወደ ስራ እገባለሁ ማለት ነው

እሺ በጣም አሪፍ የሼክላ እቃዎች ትጠቀማሌ? ይላል እውነት ለመውራት ያው ዘመኑ ያለፈበት ይመስለኛል፤ አሁን እኔ ጋር የሽክላ እቃ አልጠቀምም፤ በጣም ውስን የሆኑ ሽክላቃዎች ነው ያሉት፤ እኛ ቤት እናቴ የምትጠቀምባቸው። አንደኛው የእንጀራ መጋገሪያ ምጣድ ነው እሱ እስካሁንም ድረስ በሼክላ የተሰራ ስለሆነ እሱ አንደኛው ነው ሁለተኛው አንዳንዴ ደግሞ ጉልቻ የሚባል ነገር አለ። አንዳንዴ መብራት ሲጠፋ በእሳቱ የምታያይዝበት ሌላኛው ከሸክላ የተሰራ ማቴሪያል ነው። እነዚህን እናቴ ትጠቀማለች እኔ ግን ያው የሽክላ እቃዎችን ተጠቅሜ አላውቅም።

እንግዲህ ሌላኛው ጥያቄ ምን ይላል? ቀልድ መናገር ትወዳለህ ይላል? ያው ቦታዎችን እመርጣለሁ እንጂ ቀልድ መቀለድ ደስ ይለኛል። እዉነቱን ለማዉራት ያው ምክንያቱም እኛ ሰዎች ብዙ ጊዜ ሰዎች እንዲደሰቱልን ብዙ ጊዜ እንሞክራለን። አንዳዴ ያው ቀልድ ለመቀለድ እሞክራለሁ። ሁኔታዎችን ሳገኝ እንጂ ስራ ቦታ ላይ ላልቀለድ እችላለሁ። ግን የሚቀለድባቸው ቦታዎች ላይ ሲሆን ለመቀለድ እሞክራለሁ ለመፍታታት ለመደሰት እሞክራለሁ። ግን ያው ሲሪየስ ከሆኑ ቦታዎች ላይ ግን መቀለድ ደስ ያለኝ ነው። ተኮሳትሮ በአግባቡ ስራ መስራት ነው የሚመቸኝ

እንግዲህ ሌላኛው ጥያቄ ምን ይላል ስልጠና ትወስዳለህ ወይ ይላል? ያው ስልጠና አልፎ አልፎ ለመውሰድ እሞክራለሁ ብዙ ጊዜ የኦንላይን ስልጠናዎችን ነው መውሰድ የሚያስደስተኝ የወላይን ስልጠናዎችን አንዳንዴ ለመውሰድ እሞክራለሁ ብዙ ጊዜ ስለ ሶፍትዌር ኢንጂነሪንግ ለመማር እሞክራለሁ ስለ ኮዲንግ ስለ ጃቫ ሲ ፕላስ ፕላስ እንዚህ እንዚህን ነገሮች ኦንላይን ላይ ስልጠና ለመውሰድ እሞክራለሁ። ሌሎችም እንደ ኤዲቲንግ ብቻ በአጠቃላይ ከቴክኖሎጂ ጋር የተገናኙ ነገሮችን ስልጠና መውሰድ በጣም ያስደስተኛል። እና አሁን ለወደፊት ስለ ኤአይ ኦንላይን ስልጠና እወስዳለሁ ብዬ አስባለሁ ከተሳካልኝ። እና በአጭሩ ለዚህ ጥያቄ መልሴ አዎ ወስጄ አውቃለሁ ወደፊትም ወስዳለሁ።

ሌላኛው ምን ይላል? ጢም ታቆያለህ ይላል እዝችጋም ትንሽ ስህተት ያለች ይመስለኛል? ቂም ታቆያለህ ብሎ ለመጠየቅ የፈለጋችሁ ይመስለኛል ቂም። ሶ አሁን እኔ ብዙ ጊዜ እንግዲህ ከሰው ጋር ከተጣለው በኋላ ቂም የማቆየት ልምድ የለኝም። ግን እንደ ሁኔታ ይወሰናል ሰውየው ብዙ አጥፍቶኝና በድሎኝ ከሆነ ያው ቶሎ ላልታረቀው እችላለሁ እስከመጨረሻው ልጣላው እችላለሁ ቂም ሊይዝበት እችላለሁ ማለት ነው። ቀለል ያለ ከሆነ ግን ያው ቂም መያዝ ደስ አይለኝም። እና በአጭሩ ዬሄን ስገልጸው እንደ ቦታውና እንደ ሁኔታው የሚወሰን ይመስለኛል። ትልቅ ከሆነ ቂም ይዛለሁ ካልሆነ ደግሞ በአጭሩ መታረቅን እመርጣለሁ ማለት ነው። እና ይሄ ደግሞ ያው ይሄን የተናገሩት ከራሴ አንፃር ነው ሌላ ደግሞ የራሱ የሆነ ፀባይ ይኖረዋል ማለት ነው። ስለዚህ የኔ የራሴ ፀባይ ነው

ልዩ ችሎታ ምንድነው? ይላል እንግዲህ ከዚህ በፊት እንደተናገርኩት ልዩ ችሎታ ያው ትንሽ ተሎ አንብቦ የመረዳት ብቃት አለኝ። ሰዎቹ ሳምንትና ወር ሁለት ወር ሲለፉ እኔ ምናልባት ለፈተና አንድ ሳምንት ወይም ሁለት ሳምንት ነው ባነብ ግን ከእነሱ የተሻለ ውጤት ማምጣት ችሎታ አለኝ። ግን ምንድነው? ቴክኖሎጂ ላይ ትንሽ ጎበዝ ነገር ነኝ አሁን ይሄን ያክል እንኳን ሳልሞክር ትንሽ በሞከርኳት ብዙ የመስራት ጥበብ አለኝ ብዬ አስባለሁ እና ሁለቶቹ ቦታ ላይ የኔ ችሎታዎች ናቸው ብዬ አምናለሁ ማለት ነው። ለተናገርኩት አንደኛው ቶሎ ይገባኛል እና ደግሞ አንብቤም ቶሎ የመረዳት ብቃት አለኝ። እንዲሁም ብዙ የመቆየት ብቃት አለኝ የተረዳሁትን ቶሎ አለመርሳሱ ሁለተኛው ደሞ ምንድነው? ቴክኖሎጂ ላይ ይሄን ያህል ስልጠና እንኳን ባላገኝም ትንሽ ባገኘኋት ስልጠና ጎበዝ ነኝ ብዬ አስባለሁ

እሺ ይሄ የምትወደው ቀለም ምንድነው ይላል? እኔ እንግዲህ ብዙ ጊዜ እውነቱን ለማውራት ይሄ ከለር በጣም ያምረኛል ብዬ አልወስንም ግን ብዙ ጊዜ እኔ ከልብስ የሚመቸኝ ከልብስ ከሆነ ልብሱን እኔ ጋም ሄዶ የሚያምርብኝም ጥቁር ልብስ ስለሆነ ብዙ ጊዜ ጥቁር ልብስ እመርጣለሁ። ከጫማ ደግሞ ደስ የሚል የጫማ የጫማ አይነት ከለር ነጭ ከለር ነው ነጭ ከለር በጣም ደስ ይለኛል። ለሱሪም ከሆነ አሁንም ጥቁር ሱሪ ቢሆን በጣም ደስ ይለኛል። እና በአጠቃላይ ከሆነ ግን ሳየው ሌላ ነገር ሌላ ቦታ ላይ ሳየው በጣም ደስ የሚለኝ ከለር ቀይ ነው ቀይ ከለር ሳየው አንዳንዴ በጣም ደስ ይለኛል። ልብስ ላይ ግን ቀይ እኔ አልመርጠውም ግን ሌሎች ሌሎች ነገሮች ላይ ለቀይ በጣም ከሌሎች የተሻለ ፍላጎት እና የሆነ ይስበኛል ማለት ነው።

እሺ "ወደ የትኛው ቦታ ተጉዘህ ታውቃለህ?" ይላል፤ እንግዲህ ያው እኔ ብዙ ጊዜ ስጓዝ የነበረው እዚሁ ሀገር ውስጥ፤ ወደ ሀገር ውስጥ ነው። ማለት አሁን እኔ ያለሁት ደሴ ነው። ከደሴ ምናልባት ወደ ባህር ዳር ወደ ጎንደር፣ ወደ አዲስ አበባ፣ ወደ ተለያዩ ቅርስ ወዳለባቸው አካባቢዎች ያው ባገኘሁት አጋጣሚ ለመሄድ እሞክራለሁ። እነሱ አካባቢዎች እዚሁ ሀገር ውስጥ ብዙ ቦታ ጎብኝቼ አውቃለሁ። ግን እንደ እድል ሆኖ እስካሁን ከኢትዮጵያ ውጪ ያሉ ሀገሮችን ጎብኝቼ አላውቅም። ግን ወደፊት እጎበኛለሁ ብዬ አስባለሁ። መጀመሪያም ወደ አሜሪካ መጥቶ ያለውን ሁኔታ፤ እና የሰውን አኗኗር ዘይቤ ማየት እፈልጋለሁ። እና ያው በአጭሩ እዚቹ ኢትዮጵያ ውስጥ ከሆነ አዎ ብዙ ቦታ ጎብኚቼ አውቃለሁ። እንደዘረዘርኳቸው ግን ከኢትዮጵያ ውጪ ወጥቼ አላውቅም።

እሺ በጣም አሪፍ ጥያቄ ነው ምግብህን ለሌሎች ማካፈል ትወዳለህ ወይ ይላል? አዎ ኢትዮጵያዊ ሆኖ ምግቡን ለሌሎቹ ማካፈል የማይወድ ሰው የለም ብዬ አምናለሁ። ምክንያቱም እኛ ስናድግም ጀምሮ የመጣንበት ወይ ለ ለሌሎች እያካፈልነ ነው እና አብሮ በመብላት ውስጥ አብሎ አብሮ በመልበስ ውስጥ አብሮ በመጫወት ውስጥ ያደግን ልጆች ነን። እና አስተዳደጊ ይሄን ስለሚመስል አብሮ ተካፍሎ መልባት በጣም የሚያስደስተኝ ነገር ነው። እና ብቻዬን ስበላ እንደውም ብዙ ጊዜ እኔ የበላሁ ሁላ አይመሰለኝም ግን ከሰው ጋር ተካፍዬ ስበላ የሆነ ደስ የሚል ስሜት ይሰማኛል። እና በዛ ምክንያት ምግብ ለሌሎች መካፈል እወዳለሁ

እሺ ይሄንኛው ጥያቄ ምን ይላል ኮከቦቹን መመልከት ትወዳለህ ይላል? አዎ ኮከቦቹን መመልከት እንግዲህ ብዙ ጊዜ እንደሌሎች ይሄን ያህል ደስታ አይሰጠኝም እንደ ኖርማል ነው የማየው ገልተኛ ነኝ ብዬ ነው የማስበው አየሁ አላየሁ ይሄን ያህል ደስታ የሚሰጠኝ ነገር የለም። ስለዚህ አንዳንድ ሰዎች ግን አያቸው በጣም ጨረቃ ኮኮብ ምናምን ወጥቶ ማታ ላይ ማየት በጣም ያስደስታቸዋል። ልክ እንደ መዝናኛ ነው የሚቆጥሩት እና እኔ ግን ብዙ ጊዜ ወጥቼ ለማየት ሞክሬያለሁ። ያው የሰጠኝ ደስታ ምናምን ነገር የለም። የቀማኝም ደስታ የለም ስለዚህ ገለልተኛ ነኝ አያስደስተኝም። አልወድም አልጠላም ሁለቱንም አይደለሁም ማለት ነው

እሺ ያው የስልክህ ባትሪ ምን ያህል ያቆያል ይላል? እንግዲህ የያዝኩት ስልክ ይሄ ሳምሰንግ ኤ አስራስድስት ነው እና ያው ባትሪያቸው ትንሽ ይቆያሉ ያው ከሌላው አንፃር እና ምናልባትም እስከ አስር ሰዓት እና እስከ ስምንት ሰዓት ያስጠቅመኛል ብዬ አስባለሁ። አሁን ራሱ ዛሬ ጠዋት ያረኩት አሁን ኦልሞስት ዘጠኝ ሰዓት ሆኗል ያው በመሃል አልተጠቀምኩትም ነበረ። ግን አሁን አርባ ሁለት ፐርሰንት አለው። እና ያው ስልኬ ደህና ነው ምናልባት በቀን አንዴ ወይም ቢበዛ ሁለቴ ነው ቻርጅ እማረገው። ስለዚህ በቃ አብሬዲዲ ስንወስደው በአስር ሰዓት ምናምን ያስጠቅመኛል ማለት ነው። የኔ ስልክ ያው ዱሮ የያዝኳት ስልክ ትንሽ ባትሪዋ ደክም የሚል ሰበረች አምስት ሰዓት አራት ሰዓት ነበር የምታስጠቅመኝ። የአሁኑ ነው ግን ባትሪው ደህና ነው አስር ሰዓት ያስጠቅመኛል ብዬ አስባለሁ።

እሺ ቅጽል ስም አለህ ይላል? አዎ ቅጽል ስም ቅጽል ስሞች አሉኝ አንድ ሁለት ስሞች ቅጽል ስሞች አሉኝ። ያው አንደኛው ከቤተሰብ የወጣ ቅጽል ስም ነው። አቢ ፍቅር ብለው ይጠሩኛል። አቢ ፍቅር ማለት በ ላቭ እንደማለት ነው ማይ ላቭ እንደማለት ነው። እና ፍቅራቸውን የገለፁበት የቅጽል ስም ነው። ግን ያው ብዙ ጊዜ ያው ደግሞ ስራ ቦታ ላይ ስሆን የራሱ የሆነ ቅጽል ስም አለኝ። ብዙዎች ሬክስ ብሎ ይጠሩኛል ሬክስ። ወይ ላቲን ይሁን ግሪከኛ ይሁን ከሁለት አንዱ ነው እና። ንጉስ አንበሳ ወይም ንጉስ ከሁለት አንዱ ማለት ነው። ትርጉሙ በደንብ አላውቀውም እነሱ ናቸው ያወጡልኝ። ያወ ረስቸዋለው። ወይ አንበሳ ነው? ትርጉሙ ወይ ደግሞ ንጉስ ማለት ነው? ትርጉሙ እና አዎ ቅጽሎች አንድ ሁለት ስሞች አሉኝ የነገርኳችሁን ስሞች ማለት ነው

እሺ የ አትክልት ስራ ታደርጋለህ? ይላል አሁንም እንዲህ ጋር የአማርኛ ችግር አለህ። የአትክልት ስራ ትሰራለህ ወይም አትክልቶችን ትንከባከባለህ? ለማለት ፈልጎ ይመስለኛል። ያው አዉነትን ለማውራት ያው ብዙ ጊዜ እኔ አትክልት ስበላ ወይ ውጪ ላይ ገዝቼ ነው። እለበለዚያ ደግሞ የተሰራ መግብ አትክልት ተጠቅሜ የሰራዉትን ምግብ ገዝቼ ነው ምበላው እንጂ ቤታችን የተተከለ ወይም ምንከባከበው ምንም አይነት አትክልት የለም ነው። ለወደፊት ግን አስኪ መሬት ከተመቻቸ ላይ ትንሽ ቦታ ካገኘው ዘርቼ ለራሴ የምትሆን ተንከባክቤ አሳድጌ ለመብላት እሞክራለው። ግን አሁን ላይ ያው ቤት ውስጥ ምንም አይነት ምንከባከበው ምንም አትክልት የለም።

እሺ በጣም አሪፍ ጥያቄ ነው የጠየቃችሁኝ ውሃ ማምጣት ታውቃለህ ይላል እዚች ጋ የአማርኛ ችግር ያለች ይመስለኛል። ውሃ ማምጣት ታውቃለህ የሚባል አማርኛ የለም። ግን እኔ እንደተረዳሁት ከሆነ ምናልባትም ደግሞ ውሃ ከአንድ ቦታ ወደ አንድ ቦታ ታጓጉዛለህ ለማለት ሊሆን ይችላል ብዙ ጊዜ። ኢትዮጵያ ውስጥ ቧንቧ ስላለ የማጓጓዝ እድሉ የለም። ምናልባት ከቧንቧ ወደ ቤት ሊሆን ይችላል። እንጂ ያው ብዙ ጊዜ አናጓጉዝም ግን ጥያቄው ቢስተካከል ባይ ነኝ አማርኛ ችግር አለበት

እሺ የለኝም ጥያቄው ምን ይላል የስልክ ካሜራ ትጠቀማለህ ይላል? አዎ ብዙ ጊዜ የስልክ ካሜራዬን እጠቀማለሁ ግን የምጠቀምበት ፐርፐዝ ይለያያል አላማው ማለት ነው። አንደኛው አላማ ምናልባት የተለያዩ ፎቶዎችን ለማንሳት ሊሆን ይችላል። የምስል ፎቶዎችን ማለት ነው ራሴ ላይ ብዙ ጊዜ እጠቀመዋለሁ እሱን። ያው ሌላኛው ደሞ በሰፊው የምትጠቀመው ስራ ቦታ ላይ የተለያዩ ማስረጃዎችን ለማስጠቀም እሞክራለሁ ማለት ነው

እሺ ሌላኛው ጥያቄ ስማርት ፎን ትጠቀማለህ ይላል? አዎ ብዙ ጊዜ እንግዲህ ስማርት ፎን እጠቀማለሁ ከ እኔ ስድስተኛው ክፍል ጀምሮ የስማርት ፎን ተጠቀሚ ነኝና። ይሄንንም ስራ እየሰራሁት ያሉት ያው ስማርት ስላለኝ ነው እንጂ ስማርት ፎን ባይኖረኝ ኖሮ ያው እንደዚህ አይነት ስራዎችን አልሰራም ነበርና። በአጭር ሳጠቃልለው ያው እኔ ከስድስተኛ ክፍል ጀምሮ ተጠቃሚ ነኝ። ግን የኢትዮጵያ ብዙ ማህበረሰብ ስልክ የመጠቀም እድል ላያገኝ ይችላል። ግን ያው እኔ እንደ እድል ሆኖ የስልክ ችግር እንኳን አጋጥሞኝ አያውቅም። እና ከስድስተኛ ክፍል ጀምሮ የስማርት ፎን ተጠቃሚ ነኝ

ሌላኛው ጥያቄ ምን ይላል? ስራዎችን በቅደም ተከትል ታስቀምጣለህ ይላል። አዎ ስራዎችን እንግዲህ ያው በቅድም ተከተል ማስቀመጥ ግድ ነው በተለይ ስራ ላይ ላለ ሰው ማለት ነው። አለበለዚያ ስራዎችን በቅደም ተከተል የማላስቀምጥ ከሆነ ጠዋት ላይ ይሄን እሰራለሁ ከሰአት ላይ ይሄን እሰራለሁ ከማታ ላይ ይሄን እሰራለሁ ብዬ የማላስቀምጥ ከሆነ። ድብልቅልቁ ይወጣና ልሰራቸው ያሰብኳቸውን ስራዎች በጊዜ ሳልሰራ እንድቀር ያደርገኛል። እና በዛ ምክንያት ያው ለሁሉም ሰዓት ከፋፍዬ እጠቀማለሁ። አሁን ለምሳሌ ይሄን ስራ ስሰራ ሌሎችስ ስራዎች ጋር እንዳይጋጭብኝ አድርጌ ሌሊት ዘጠኝ ሰዓት ጀምሮ እስከ ሁለት ሰዓት ነበር። የኔን ስራ ስሰራ የነበረው መሃል ላይ አቁሜ ሌላ በመሃል ስራ ስሰራ ብቻ አሁን ቅድም ነው። ይሄን ስራ ራሱ እንደገና ስምንት ሰዓት አካባቢ ላይ ነው የጀመርኩት እና ያው ሁሉም ነገር ሰዓት አሲዤ ነው የምሰራው

እሺ የድርጅት ዝግጅቶችን ትሳተፋለህ? ይላል ያው እድልን ካገኘው ብዙ ጊዜ መሳተፍ ፍላጎት አለኝ። ምክንያቱም እኔ ብዙ ጊዜ ላይ ራሴ ላይ መስራት እፈልጋለሁ። ራሴን ከነበርኩበት ደረጃ ከፍ ማድረግ እፈልጋለሁ እና እሱን ደግሞ ከፍ ላደርግ የምችለው ምንድነው? ከእኔ በላይ ያሉ ሰዎች ጋር ሄጄ ስዉል ነው እነሱን ሰዎች ደግሞ ኬት ነው የማገኛቸው ድርጅቶች ላይ ዝግጅቶች ላይ እንደዚህ በመሳሰሉ ፕሮግራሞች ላይ ነው። እና ያው እንደሱ አይነት እድሎች ሳገኝ ብዙ ጊዜ ሄጄ መሳተፍ ፍላጎቱም አለኝ። ያው እድሎቹ ግን ብዙ ጊዜ አይገኙም ያው ምናልባትም በወር አንዴ ላገኝ እችላለሁ። በዚያም እንደዛ እንደዛ ማለት ነው ወይን ካገኘህ ሁሌ ሄጄ እሰተፋለሁ

እሺ እንግዲህ ሌላኛው ጥያቄ ምንድነው እጅ መጨባበት ትወዳለህ ይላል? አይ ብዙ ጊዜ እንኳን ያው አልወድም። እጅ መጨባበጥ ምክንያቱም አንዳንድ ሰው ምናልባት ንጽህናውን ላይጠብቅ ይችላል እና። ያው ብዙ ጊዜ ደግሞ ኢትዮጵያውያን የምንመግበው በእጃችን ነውና እጃችን የግድ ነፁ መሆን ስላለበት ብዙ ጊዜ በእጅ ላለመጨባበጥ እሞክራለሁ። ምናልባትም እጅ እንደዚህ አጥፎ ልክ እንደዚህ እጅ ጭብጥ አርጎ ልክ እንደ ቦክሲንግ ማለት ነው እንደ እጫት። እንደዚህ ማድረግ መነካካትም ሊሆን ይችላል እንደዚህ ደግሞ የርቀት ሰላምታ ሊሆን ይችላል። የአፍ ሰላምታ ብዙ ጊዜ የማደርጋችሁ እነዚህ ነው

እሺ ፀሀይ ስትጠልቅ መመልከት ትወዳለህ ወይ ይላል? ያው ከዚህ በፊትም እንደተናገርኩት እንደዚህ አይነት ነገሮች ብዙ ጊዜ እኔን ደስ አይለኝም ማለት አያስጠሉኝም አልወድም አልጠላም። ገለልተኛ ነኝ እኔ ፀሀይ ስጠልቅም ሆነ ስትገባም ሆነ። ለዚህ ጨረቃዎች ማየት ኮኮቦችን ማየት ብዙ ጊዜ ለኔ ምንም አያስደስቱኝም አያስደስቱኝም አያስከፉኝም እና ገለልተኛ ነኝ። ምንም አይመስለኝም ልክ እንደ ዝም ብዬ እንደ ኖርማል ነው የማያቸው እንጂ እንደዚህ ያስደስቱኛል ብዬ ማውራትም አልችልም። ያስጠሉኛል ብዬ ማውራት አልችልም። እና በአጭር ቋንቋ ያው እኔ ገለልተኛ ነኝ አልወዳቸውም አልጠላቸውም ማለት ነው

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ ወይ ይላል? አዎ ብዙ ጊዜ ከስራ ባልደረቦቼ ጋር እንደነገርኩህ ከዚህ በፊትም ጥርጉንኙነት አለኝ ብዬ ማውራት እችላለሁ ምክንያቱም ብዙ ጊዜ ግጭቶችም ሲኖሩ በሰላማዊ መንገድ ለመፍታት እንሞክራለን። አለበለዚያ ደግሞ ብዙ ጊዜ ግጭቶች ደግሞ አይፈጠሩም እኔ በምሰራበት ሰዓት ያው ብዙ ጊዜ ተከባብረን አንደኛው ለአንደኛው ክብር ስላለው እኔም ለሌሎች ክብር ስላለኝ ሌሎችን በማይጎዳ መልኩ ሌሎችን በባማከለ መልኩ ስለምሰራው ብዙ ጊዜ ግጭት አያጋጥመንም። ግን ደግሞ ቢያጋጥመንም ያው በስነ ስርዓት በመደማመጥ ያሉብንን ችግሮችና የጎደሉን ነገሮችን በመሰማማት ለማስተካከል እንሞክራለን ማለት ነው።

በቤትህ ልዩ የሆነ መቀመጫ አለህ ይላል? ያው ይሄን ያህል ልዩ የሆነ መቀመጫ አለኝ ብዬ አላስብም የራሴ አልጋ አለ እንጂ። የራሴ መቀመጫ እንኳን የለም ሁሉንም መቀመጫ የምትቀምጥበት በጋራ ነው። እና ያው ዝም ብለን በዘፈቀደን ሄደን የምንቀመጠው ዛሬ እንትነ ከተቀመጠበት ምናልባት ነገ እነ እዚህ መቀመጥ ካሰኛኝ እቀመጥበታለሁና። የራሴ መቀመጫ የለኝም። እና ይሄ ነገር ደግሞ በኢትዮጵያ ባህል ብዙ ጊዜ የተለመደ አይደለም። ውጪ ላይ ግን እያንዳንዱ ሰው የራሱ የሆነ መቀመጫ ምናልባት ሊኖር ይችላል። ራስ ሲበላ ግን እኛ ጋር እንደዚህ አይነት ነገር ኢትዮጵያ ውስጥ ብዙ ጊዜ አይሰራም እንደ ባህልም ይሁን አላውቅም። የተለመደ አይደለም ስለዚህ እኔም የለኝም

እሺ እንግዲህ ጥያቄው ምን ይላል? በምን ሰዓት ትተኛለህ ይላል? ያው እንግዲህ እኔ የምትተኛበት ሰዓት ብዙ ጊዜ የተወሰነ አይደለም። ማለትም ምናልባት አንዳንዴ ቀን ልተኛ እችላለሁ አዳር ስራ ከሰራው ማታ ስራ እየሰራሁ ካደርኩኝ ማለት ነው። ምናልባት ደግሞ ማታ ላይ በጊዜ መስራት ያለብኝ ስራ ካለ እስከ ሁለት ሰዓት ሰርቼ ሁለት ሰዓት እራቴን ከበላሁ በኋላ እስከምጨርስ ድረስ ሰርቼ እንዳለቀልኝ ስምንት ሰዓትም አለቀ ሰባት ሰዓትም አለቀተ እተኛለሁ። ስራ ከሌለኝ ደግሞ እራቴን ሁለት ሰዓት ሶስት ሰዓት በልቼ ወዲያው እተኛለሁ ማለት ነው። እንጂ አሁን እኔ ቆርጬ በዚህ ሰዓት እተኛለሁ ማለት አልችልም ምክንያቱም ከቀን ቀን ስለሚለያይ ማለት ነው። ምናልባትም አንዳንዴ ስራ ከበዛብኝ አዳሬም ሙሉ ሰርቼ የምተኛው ቀን ይሆናል ማለት ነው። ስለዚህ ያው እንደ የውሉዬና እንደየስራው ብዙ ይለያያል

እሺ እዚህ ጋር ጥያቄ ምን ያለ በብዙ ህዝብ መካከል መሆን ታመቻቸው ይላል። እዚህ ጋር አሁንም እንግዲህ ታይፖ ኤረር ሳይኖር አይቀርም እንግዲህ። እኔ እንደሰረዳሁት ከሆነ እናንተ ለማለት የፈለጋችሁት? በብዙ ህዝብ መካከል መሆኔ ይመችሃል ወይ ለማለት ነው? ያው እንግዲህ ያው ብዙ ጊዜ በብዙ ህዝብ መካከል ሲሆን ምናልባትም ይሄን ያህል ምቾት ላይሰማኝ ይችላል። ምክንያቱም ምናልባትም ብቻዬን እንደምሆነው ነጻነት ላላገኝ እችላለሁ ራሴን የማዳምጥበት ሰዓት ላይኖረኝ ይችላል። ስለዚህ ብዙ ጊዜ እኔ በብዙ ህዝብ መካከል ከመሆን ያው አነስ ያለ ህዝቡ ነው አንዳንዴ ደግሞ ለራሴ ብቻዬን ሆኜ ባሳልፍ። ደስ ይለኛል መርጦ ያ ነው።

እሺ አሁን እዚህ ጋር ጠዋት ወይስ ማታ ሰው ነው ይላል የጠዋት ወይስ የማታ ሰው ነህ ለማለት ተፈልጎ መሰለኝ እንግዲህ ያው ከዚህ በፊትም እንደተናገርኩት ያው ይለያያል የቀን ቀን ውሎዬ ስራዬ ነው የሚወስነው እና አንዳንዴ ያው ዝምብዬ ቀኑን ላነገው እችላለሁ ሌሊቱን ላነገው እችላለሁ ሳልተኛ ያው ስራ ብዙ ካለብኝ ማለት ነው ስለዚህ አንዳንዴም ያው ስራ ብዙ ስራ ካለብኝ በጣም አምሽቼ እተኛና ትንሽ አረፋፍጄ እነሳለሁ ማለት ነው። አንዳንዴ ደግሞ ያው ስራዬ ተሎ ሚያልቅልኝ ከሆነ ወይም ይሄን ያህል ስራ ከሌለኝ በጊዜ እተኛና ያው በጧት እነሳለሁ ማለት ነው ስለዚህ አሁን ወስኜ የጧት ወይም የማታ ሰው ነኝ ማለት አልችልም ልክ ይሄንን የሚወስነው የኔ የስራ ሁኔታ።

እሺ እንግዲህ ጥያቄ ምን ይላል የትውልድ ከተማ የት ነው ይላል? ያው እኔ ተወልጄ ያደግኩት ኢትዮጵያ ውስጥ አማራ ክልል ደሴ በምትባል ከተማ ውስጥ ነው። እና ያው ደሴ ደግሞ የምትታወቀው በገራገርነት በመቻቻል በመዋደድ ነው። እና እዛች ከተማ ላይ ነው። እኔ ተውልጄ ያደኩት

እሺ እንግዲህ ይሄንኛው ጥያቄ ምን ይላል በእግር ምን ያህል ርቀት መሄድ ትችላለህ? ይላል እና እንግዲህ ያው እዉነቱን ለመውራት እኔ በእግር የመሄድ ችሎታዬ ትንሽ ከፍ ያለ ነው ምክንያቱም ከዚህ በፊት እንደተናገርኩኝ የትራንስፖርት ብር ከሌለ ብዙ መንገዶችን በእግሬ መሄድ ለምጃለሁ እና በትንሹ ቢያንስ ሁለት ሰዓት ሶስት ሰዓት እና ከዛ በላይ በእግሬ የመሄድ ችሎታ አለኝ እና ኢትዮጵያዊ ምን እንደመሆን የመጣን ብዙ ነገር ችግር እናሳልፋለን እና ብዙ ነገሮችን ወይም ብዙ መንገዶችን በእግራችን ነው የምንሄደው እና በዛ ምክንያት በእግሬ ብዙ መንገድ ማራመድ እችላለሁ ማለት ነው።

እሺ የምትመኘው የእረፍት ጊዜ ምንድነው? ይላል እንግዲህ እኔ ብዙ ጊዜ የምመኘው የእረፍት ጊዜ ያው የክረምት እረፍት ነው። የክረምት እረፍት እንግዲህ እንደሚታወቀው ትንሽ ረዘም ያለ ነው እና ያው ሁለት ወር ወይም ሶስት ወር ይኖረናል። እና እሱን ጊዜ ባገኝ እና ወደ ተለያዩ ሀገሮች ከኢትዮጵያ ውጪ ባለው ሀገሮች ሄጄ የመጎብኘት እድል ቢሰጠኝ በጣም ደስ ይለኛል። ማለት ነው

እሺ ይሄንኛው ጥያቄ ምን ይላል ሙዚየም መሄድ ትወዳለህ ወይ ይላል? አዎ ያው ከዚህ በፊትም እንደተናገርኩት ብዙ ጊዜ። ያው ታሪክ ምናምን ነገር ትንሽ ደስ ይለኛል። እና ሙዚየም የመገኘት እድል አግኝቼ ሙዚየሞችን ብጎበኝ በጣም ደስ ይለኛል። እና በአካል የኖርክ ያክል ነው የሚሰማኝ። እና በተለይ ደግሞ ከኢትዮጵያ ውጭ ያሉ የሙዚየም ቦታዎች ብጎበኝ ደግሞ ይበልጥ ደስ ይለኛል።

እሺ ሌላኛው ጥያቄ ምን ይላል ሳህኖችን መታጠብ ትወዳለህ? ይላል እዚህ ጋርም አሁንም የአማርኛ ችግር አለ ሳህኖችን ማጠብ ትወዳለህ ወይ? ነው የሚለው ያው ሳህኖችን ማጠብ ወድጄ ሳይሆን ያው የግድ መታጠብ ስላለባቸው ከማጠቡ በላይ ከታጠቡ በኋላ የማገኛቸው ጥቅሞች ስለሚበልጡ የግድ ስለሆነ አጥባለሁ እንጂ የግድ ሳህን ማጠብ ፍላጎት ኖረኝ አይደለም ግን ያው በቆሻሻ ሳህን ማንም መብላት የሚፈልግ የለም በቆሻሻ ሳህን የሚበላ ሰው ያው ቆሻሻዎች ስለሚኖሩ በሽታ ስለሚያስከትል በዛ ምክንያት ያው የግድ ሳህኖችን አጥባለሁ ማለት ነው።

እንግዲህ አሁንም ሌላኛው ጥያቄ ምን ይላል ጫጫታ ታገኝበት ትችላለህ ይላል ጫጫቱ ታገኝበት ትችላለህ ይላል አሁንም እዚህ ጋር። ሌላ የአማርኛ ስህተት አለ። ግን እንደ ሀሳብ ያው እንደ ኮመንት ስሰጣችሁ አማርኛችሁ ትንሽ ገራ ያገባል ቀጥታ። ከእንግሊዘኛ ወደ አማርኛ ትራስሌት የተደረገ ነው። የሚመሰው እና ያው ጊዜ ሰጥታችሁ ሰዓት ሰጥታችሁ ጥያቄዎቼን። በደንብ አማርኛ በሚችል ሰው ብታስወራ አሪፍ ነው። እና ወደ ጥያቄ ልመለስ እንግዲህ። እዚህ ጋር ሊባል የተፈለገው ምንድነው? ጫጫታ ታገኝበት ትችላለህ ሳይሆን ጫጫታ። ያው የምታገኝ የምታገኝባቸው ቦታዎች አሉ ወይ ምናምን ይላል? አዎ እንግዲህ ያው እንደ ዩኒቨርሲቲ ተማሪ እንደመሆኔ መጠን። እንግዲህ ብዙ ቦታዎች ላይ ጫጫት አይጠፉም። ወጣ ስል ወንዶች እያወሩ ሊሆን ይችላል። ዶርም ጓደኞች ዶርም ላይ ስድስት ነን። እንግዲህ ከስድስቶች ውስጥ አንዱ ነኝ እና ስድስት ሰው አለ ማለት እንግዲህ። ዶርሙ ጸጥ የሚልበት ሁኔታ የለም ማለት ነው። እንደሚታወቀው እና። ያው በአጭሩ ስገልጽ ብዙ ቦታ ላይ እንግዲህ እኔ የማሳልፈው ጫጫታ በሆነበት ቦታ ላይ ነው እና። እና ግን ደግሞ ለኔ ጸጥ ያለ ቦታ ቢሆን ደስ ይለኛል ውስጤ እንዳዳምጥ ሰላም እንዲሰማው ስለሚያደርገኝ ማለት ነው

እሺ ሌላኛው ጥያቄ እንግዲህ ምን ይላል በበጋ ወቅት ምን ታደርጋለህ ይላል? እንግዲህ ያው በኢትዮጵያ እንግዲህ በጋ ማለት የሙቀት ሰዓት ነው። ሶ በሙቀት ሰዓት እንግዲህ ዝናብ የለም ማለት ነው። ስለዚህ ቀኑ ለስራም በደንብ ይመቻል በዝናብ መክንያ ስራ አይስተጠጓጉልም። ሰው እንደፈለገ ወጥቶ እንደፈለገ ይገባል። ያው ትንሽ ሙቀቱ ነው የሚያስቸግረው እና ያው በበጋ ጊዜ ብዙ ጊዜ የማደርገው ምንድነው? ያው በተቻለ መጠን ስራዬን በደንብ ለመስራት እሞክራለሁ። ከዛም በዘለለ እንግዲህ አልባበሴን አስተካክላለሁ የሙቀስ ስርዓት እንግዲህ ወፍራም ልብሶች አይለበሱም። እንደሚስታው እንደሚታወቀው እና ያው ለሙቀት የሚሆኑ ልብሶችን ሳሳ ያሉ ልብሶችን ለብሼ ልወጣ እችላለሁ። እና እነዚህን የመሳሰሉ ነገሮችን አደርጋለሁ

እንግዲህ ሌላኛው ጥያቄ ምን ይላል በእጅ የሚሰራ ስራ ታደርጋለህ? ይላል ያው በእጅ የሚሰራ ስራ ብዙ ጊዜ እውነትን ለማምራት ያው ሞክሬ አላውቅም ምናልባት ስዕል ከሆነ ስዕል ትንሽ እሞካከራለሁ እንጂ ያው ሌሎች በእጅ የሚሰሩ ስራዎችን እውነትን ለመውራት ከዚህ በፊት ሰርቼ አላውቅም።

እሺ እንግዲህ ሌላኛው ጥያቄ ምን ይላል ማደንዘዝ ትወዳለህ ይላል? እንግዲህ ያው ይሄን ጥያቄ የተረዳሁት ምንድነው ምናልባትም በህመም ምክንያት ይሆናል። በሌሎች ምክንያቶች ሊሆን ይችላል ራስን ማደንዘዝ ከሆነ። አዎ ምክንያቱም ራሴን ካላደነዘዝኩት ቀጣይ ምናልባት መርፌ ነሽ ወይም ሰርጀሪ ሊሆን ይችላል። እሱን እኔ ላይ ማድረጉ ትንሽ ህመም ስለሚፈጥር ስለማስታገስ ምናልባት ራሴን ላደነዝዝ እችላለሁ። ደግሞ በ አደንዛዥ እፅ በምናምን በአልኮል በምናምን ከተወሰደ ግን። ያው እኔ እንደዚህ አይነት ነገሮች ደስ አይሉኝም እና። ለጥሩ ነገር ከሆነ እወዳለሁ ካልሆነ ደግሞ አልወድም ማለት ነው

እሺ እንግዲህ ሌላኛው ጥያቄ ምን? እንዳለ የስራ ልብስ ትለብሳለህ ይላል ያው ከዚህ በፊት እንደተናገርኩት እኔ ተቀጣሪ አይደለሁም እና እንድድር እጅ ላይ ተቀጥሮ የምትሰራ ሰው አይደለሁም። ስለዚህ የራሴን ስራ ስለምሰራ የራሴን ስራ ሰራሁ ማለት ደግሞ የግል የዩኒፎርም ሊኖረኝ አይችልም። ስለዚህ ያው እኔ ፎርማል የሆነ አለባበስ ነው የምለብሰው እንጂ ዩኒፎርም ምናምን አልለብሰውም

እሺ እንግዲህ ጭንቀት ሲሰማህ ምን ታደርጋለህ? ይላል ያው ሰው ሆኖ ተፈጥሮ እንግዲህ ጭንቀት የማይሰማው የለም እንግዲህ ጭንቀት የሚመጣበት መንገድ ግን ሊለያይ ይችላል ምናልባት ከዛው ሰው አንዳንዱ በቤተሰብ ምክንያት ጭንቀት ሊኖርበት ይችላል አንዳንዱ ደግሞ በህመም ምክንያት ጭንቀት ሊኖርበት ይችላል አንዳንድ ሰው ደግሞ በብቸኝነት ምክንያት ጭንቀት ሊኖርበት ይችላል እና ግን እነዚህን ነገሮች እንዴት ነው ሲሰማኝ እነሱን ለማስወገድ ምንድነው የማደርገው የሚለውን ስናገር የሚያስደስቱኝን ነገሮች ማድረግ ነው እና የማዘወትረው ለምሳሌ መጠጣት ሊሆን ይችላል ከጓደኞቼ ጋር መውጣት ሊሆን ይችላል ወይም ሶሻል ሚዲያ መጠቀም ሊሆን ይችላል እነዚህ እነዚህ የመሳሰሉ የሚያስደስቱኝን ነገሮች በማድረግ ያው ጭንቀቴን እንድረሳው አደርጋለሁ ማለት ነው።

እሺ እንግዲህ ሌላኛው ጥያቄ ምን ይላል? በመንገድ ላይ ምግብ ትገዛለህ? ይላል። በመንገድ ላይ እንግዲህ የተለያዩ ምግቦችን ልገዛ እችላለው። በተለይ አሁን ኢትዮጵያዊ እንደመሆኔ መጠን የተለያዩ ምግቦች የሚኖሩት መቼ ነው ማታ ላይ ነው። እና ያው ማታ ላይ ቺፕስ ሊኖር ይችላል፣ እርጥብ ሊኖር ይችላል እና የመሳሰሉ ምግቦችን ሊኖር ይችላል። እና ከኪሴ ብር ካለ እነሱን ገዝቼ የመብላቱ ልምድ አለኝ።

እሺ ሽማግሌዎችን እንዴት ታከብራለህ ይላል? ያው ኢትዮጵያዊ እንደመሆኔ መጠን እንግዲህ አስተዳድጌ ሽማግሌዎች ለታላላቆች ክብር ሰጥቼ እንዳድግ የተደረኩ ሰው ነኝ። እና ያው ለሽማግሌዎች ትልቅ ክብር አለኝ ምናልባትም ቢሰድቡኝ መልሼ ላልሰድባቸው እችላለሁ። እኔ መቀመጫ ይዤ እነሱ ቆሞ ካዩ ለነሱ መቀመጫ ልለቅ እችላለሁ። እንዲሁም ሌሎች ሌሎች ክብርን ሊገልጹ የሚችሉ ነገሮች ላደርግ እችላለሁ ማለት ነው

እንግዲህ ሌላኛው ጥያቄ ምን ይላል? መብረቅ ፈራ ነው ይላል መብረቅ ፈሪ ነህ ወይ ትፈራለህ ወይ ለማለት የተፈለገ ይመስለኛል። እና ግድ እኮ ነው መብረቅ የማይፈራ የለም። እውነትን ለማውራት ምክንያቱም የሚያወጣው ድምጽ ምናልባት ባይጎዳንም የምንሰማው አደጋ ራሱ እንድፍራ ስለሚያደርገን ወደንም ሆነ ተሰገደን ሁላችንም መብረቅ እንፈራለን።

እሺ ሌላኛው ጥያቄም ይላል ሽቶ ትጠቀማለህ ወይ ይለኛል አዎ በደንብ ነው የምጠቀመው። ምክንያቱም ለሰዎች ጋር ስትሄድ ያለህን ክብር የምትገልጸው ራስህን በመጠበቅ ነው። ዘንጠህ በመምጣት አለባበሰን አስተካክለህ በመምጣት እና በጊዜ በመድረስ ነው። እና ብዙ ጊዜ የአሪፍ መዓዛ ይዘህ ስትሄድ በሰዎች ያለ ክብርም ስለሚጨምር ሽቶ እጠቀማለሁ

እሺ እንግዲህ ሌላኛው ጥያቄ ምን ይላል? "በየትኛው እጅህ ትጽፋለህ?" ይላል። ያው እኔ እንግዲህ እናቴም አባቴም ያው ቀኝ እጄ ናቸው። እና እኔም አሁን በቀኝ እጄ ነው የምጽፈው። ምክንያቱም ይሄ ቀኝ እጅና ግራ እጅ የሚመጣው ከውርርስ ከዘር ነው። እና እኔ ደግሞ ከዘሬ በግራ እጅ የሚጽፍ ዘመድ የለኝም። እና አሁንም ላይ እኔ የምጽፈው በቀኝ እጄ ነው።

እሺ ሌላኛው ጥያቄ ምን ይላል የስራ ጊዜው እንዴት ነው ይላል? ያው ከዚህ በፊትም እንደተናገርኩት እንግዲህ የኔ የስራ ሰዓት ገደብ የለውም። ስራዬ እንዳለቀልኝ ነው የምሰራው ስራዬ ሲያልቅልኝ ነው የምተው። ስለዚህ ያው መንግስት ሰራተኛ ስላልሆንኩኝ ስፈልግ እሰራለሁ ስልፈልግ እተዋለሁ ስራዬን እንዳለቀልኝ እሰራለሁ። ስለዚህ የጊዜ የስራ ጊዜ ይሄ ነው ብዬ መናገር አልችልም ማለት ነው። ሁሉም ለኔ የስራ

እሺ እንግዲህ ሌላኛው ጥያቄ ምን ይላል ባህላዊ ልብስ ትለብሳለህ ይላል? አዎ እኔ እንግዲህ ሁሌ ባይባልም እንግዲህ በዓል በዓል ሲመጣ ያው የባህል ልብስ መልበስ ግድ ነው። ኢትዮጵያ ሆኖ የባህል ቀን ባህል ልብስ የማይለብስ ብዙ ጊዜ የለም። እና ያው እኔም እንግዲህ የባህል የባህል ቀን ጠብቂ የባህላዊ ልብሶችን እለብሳለሁ

እሺ ሌላኛው ጥያቄ ምንይላል? "ብዙ ትንሽ ሳለህ?" ይላል። አሁንም እዚህ ጋር የአማርኛ ችግር አለ። ብዙ ትደንሳለህ ወይ ለማለት ነው። እሺ፤ ያው አዎ፤ ብዙ ጊዜ እኔ እንግዲህ የምደንሰው ብቻዬን ስሆን ስሆን ነው። እና ያው ሙዚቃዎችን ብዙ ጊዜ ከፍቼ ያው የመደነስ አጋጣሚዎች አሉ። እና ያው እንግዲህ አንዳንዴም ብዙ ልደንስ እንችላለሁ፤ አንዳንዴ ትንሽ ልደንስ

እሺ እንግዲህ ሌላኛው ጥያቄ ምን ይላል? ድንገይ ስብስብ ታደርጋለህ ይላል? ያው እንግዲህ እኔ ብዙ ጊዜ ድንጋዮቼን አልሰበስብም ምክንያት የምሰበስብበት ምክንያት የለኝም። ያው ሰብስቤስ ምን አገኛለሁ እና ያው ምናልባት የተለየ ጥቅም እንዳለው አላውቅም። እንጂ እኔ ያው ድንጋዮችን ሰርስቤ አላውቅም በጭሩ።

እሺ በዚህ ቅዳሜና እሁድ ምን ታደርጋለህ? ይላል ጥያቄው እንግዲህ ያው ብዙ ጊዜ ቅዳሜና እሁድ የማደርገው ስራዎችን በመስራት ነው የማሳልፈው ምክንያቱም ያው ከዚህ በፊት እንደተናገርኩት የዩኒቨርሲቲ ተማሪ ነኝ ከሰኞ እስከ አርብ ትምህርት አለኝ እና ያለኝ የእረፍት ሰዓት ቅዳሜ እና እሁድ ስለሆነ ቅዳሜና እሁዴን በደንብ አድርጌ ስራዬን ስራዎቼን ለመስራት እሞክራለሁ ማለት ነው።

እሺ እንግዲህ ሌላኛው ጥያቄ ምን ይላል ዋይፋይ ትጠቀማለህ? ይላል ያው አሁን ላይ ትንሽ እትዮ ቴሌኮም ዋጋ አስወድዷል እና ድሮ ስድስት ሺህ ብር ነበር የአመታዊ ክፍያ እና አሁን ላይ አስራ አራት ሺህ እና አስራ ሁለት ሺህ ብር አመታዊ ክፍያ ሆኗል እጥፍና ከዛ በላይ ነው የጨመረው እና በዛም ምክንያት ያው አሁን ላይ ጥቅል ለመጠቀም አልቻልንም ትንሽ ከኮስቱ አንፃር እና የተለያዩ እለታዊ ፓኬጆቹን እየገዛሁ ነው የምትጠቀመው ማለት ነው በርግጥ እጠቀም ነበር።

ኦኬ ሌላኛው ጥያቄ ምናምን በፋሃም ማብሰል ትችላለህ ይላል? በፍም ለማለት ፈልገው መሰለኝ እንጂ ፍም ማለት ከክሰል ሊሆን ይችላል ከእንጨት ሊሆን ይችላል መጨረሻ ላይ። ቀይ ሆኖ ከታች የሚቀመጠው ፍም እሳት ትኩስ እሳት ማለት ነው። እና ያው በሱ አብስዬ አውቃለሁ ምናልባት መብራት ሲጠፋ ብዙ ጊዜ። የሆነ እንደአማራጭ የሚወሰደው ወይ በእንጨት ማብስል ነው። አልበዚያ ደግሞ በፍም ወይም በከሰል ማብሰል ነው። እና አብስዬ አውቃለሁ

እሺ እንግዲህ ሌላኛው ጥያቄ ምን ይላል ምን አይነት ስልክ ትጠቀማለህ ይላል? እንግዲህ ያው እኔ የተጋነነ ስልክ አይደለም የምጠቀመው ያው ብራንዱ ሳምሰንግ ብራንድ ነው። ያው ሳምሰንግ ስልኮች ብዙ ጊዜ አሪፍ ስለሆኑ ሳምሰንግ ብራንድ ነው እና ከሳምሰንግ ብራንዶች ውስጥ ደግሞ ኤ ሲሪየስ ኤ አስራ ስድስት ስልክ ነው። እና አሁን ላይ እሱን ነው እየተጠቀምኩ ያለሁት

እሺ ሌላኛው ጥያቄ ምን ይላል መዋቢያ ትጠቀማለህ ይላል? እንግዲህ ያው የተጋነነ መዋቢያም ባይሆን ያው ራሴን ለመጠበቅ አንዳንድ የመዋቢያ አይነቶችን ልጠቀም እችላለሁ። ለምሳሌ እንደ ቅባት ለፀጉሬ ምናልባትም ደግሞ ማታ ላይ ቫዝሊን ከንፋሬ እንዳይደርቅ ተቀብቼ ላድር እችላለሁ። ቀለል ቀለል ያሉ መዋቢያ ነገሮችን ልክ እንደ ወንድ ልጠቀም እችላለሁ

እሺ ሌላኛው ጥያቄ ምንድነው ለአዲስ አመትን እንዴት ታከብራለህ ይላል? ያው አዲስ አመትን እንግዲህ የማከብርበት ዋናው መንገድ እንዴት ነው ቤተሰብ ጋር በመሄድ ነው። እንግዲህ ያው ኢትዮጵያ ውስጥ እንግዲህ አዲስ አመት የተለያዩ በግም ሊሆን ይችላል ፍየል ወይም ከብቶች ይታረዳሉ እና ከታረዱ በኋላ ቤተሰብ አንድ ላይ ሰብሰብ ብሎ ያንን በዓል ስጋውን በመጠባበስ በተለያዩ ባህላዊ በሆኑ መንገዶች በመሰራራት አብሮ በመብላት ያሳልፋሉ። እኔ እና እኔም በዛ መልኩ በዓሉን አሳልፋለሁ

ማር ትወዳለህ ይላል? አዎ ማር በጣም ነው የምወደው ግን ደግሞ ማር ከበዛ ደግሞ ያስጠላኛል እና በመጠኑ ከሆነ ማር በጣም ነው የምወደው። በተለይ አሁን ማር ከዳቦ ጋር ሆኖ ማለት ዳቦውን ከፍተን ማር ቀብተን ስበላው በጣም የምወደው ምግብ ነው። እና አንዳንዴም ቅርስ ላይ እበለዋለሁ።

የምትወዱት ምግብ ምንድነው? ይላል ያው እኔ የምወደው ምግብ ከዚህ በፊት እንደተናገርኩት። ኢትዮጵያ ተወዳጁ የሆነ ባህላዊ ምግብ ነው እሱም ዶሮ ወጥ ይባላል። እንግዲህ ከአሰራሩ ጀምሮ የዶሮ አጥንት እንደሚገነጠል እንዲሁም ከሚጠቀመው ቅመቀማ ቅመም ጀምሮ የኢትዮጵያዊ መልክ ስለያዘ እና ደግሞ ጣዕሙ በጣም ልዩ ስለሆነ እሱ ነው የኔ የምወደው። ምግብ

እሺ እንግዲህ ሌላኛው ጥያቄ ምን ይላል ጥፍርን ትቆርጣለህ ወይ ይላል? ያው አዎ ጥፍሬን ብዙ ጊዜ እንግዲህ እቆርጣለሁ ምክንያቱም በጥፍሬ ውስጥ ብዙ ቆሻሻዎች ስለሚጠራቀሙ እነዛን ቆሻሻዎች እንግዲህ ለማስወገድ የግድ ጥፍሬን መቁረጥ አለብኝ እና በዛ ምክንያት እንግዲህ ጥፍሮቼን በሚገባ እቆርጣለሁ። አንደኛ ደግሞ ወንድ ነኝ ብዙ ጊዜ ጥፍራቸውን የሚያሳድጉ ምንድን ናቸው? ሴቶች ናቸው። እኔ ማሳደግ ስለሌለብኝ ወንድ ነኝ አላሳድግም ማለት ነው

እሺ ሌላኛው ጥያቄ የምንለው ኢንተርኔት አለህ ይላል? አዎ ኢንተርኔት አለኝ ኢንተርኔት እንግዲህ ባይኖረኝ ኖሮ ይሄን ስራ ራሱ መስራት አልችልም ነበር። እና ያው ኢንተርኔት አጥቼ አላውቅም እዉነቱን ለማውራት። ያው ትንሽ አሁን አንሊሚትድ ፓኬጅ አይደለም የምጠቀመው ዋይፋይ አይደለም የምጠቀመው። ያው ጥቅሎቹን እየገዛው ነው ውድ ቢሆንም ያው እንግዲህ ይሄ ስራ እንግዲህ ከተሳካ ክፍያ ስለሚኖረው አካክሰዋለሁ ብዬ አስባለሁ

እሺ ሌላው ጥያቄ ምን ይላል በምጣፍ ላይ ትቀመጣለህ ይላል? ያው እኔ ብዙ ግዜ በምንጣፍ ላይ አልቀመጥም ምክንያቱም። ያው እዚህ ጋር ብዙ ግዜ የለመድኩት ሶፋ ላይ እና ከፍ ካለ መቀመጫ ላይ እየተቀመጥኩኝ ስለለመድኩኝ። ያው ምንጣፍ ላይ ብዙ ግዜ አልቀመጥም አንደኛም ያው ብዙ ግዜ ምንጣፍ ላይ የሚቀመጡት ሙስሊም ናቸው እኔ ግን ኦርቶዶክስ ነኝ። ስለዚህ ምንጣፍ ላይ አልቀመጥም

እሺ ጥያቄው ምን ይላል ትንኞቹ በአካባቢው አሉ ይላል? ያው እኔ የምኖርበት አካባቢ ትንሽ ቀዝቀዝ ያለ ስለሆነ ለትንኞቹ ምቹ አይደለም። እና ብዙ ጊዜ ትንኞች አይኖሩም። እና ቀዝቃዛ መሆኑ ለኛ የሰጠን ጥቅም አንዱ ምንድነው? ትንኞች በኛ አካባቢ እንዳይራቡና እንዳይኖሩ አድርጉልናል። እና በአጭሩ ትንኞች በእኛ አካባቢ የሉም ብዬ መመለስ እችላለሁ

እሺ እንግዲህ በመታጠቢያ ቤት ውስጥ ትዘምራለህ ይላል? ያው ትዘምራለህ የሚባለው ለመዝሙር ነው ግን የብዙ ጊዜ መታጠቢያ ውስጥ ገብቼ ሙዚቃዎችን እዘፍናለሁ። እየታጠብኩኝ ብዙ ጊዜ ዘፈኖችን መዝፈን ደስ ይለኛል። እና ይሄ ደግሞ ያው የኔ ፍላጎት ነው ከሰው ሰው ሊለያይ ይችላል

እሺ አሪፍ ጥያቄ ነው የይለፍ ቃልህን ትጠብቃለህ ይላል? አዎ የይለፍ ቃሌን እንግዲህ ለማንም አልነግርም። ምክንያቱም የይለፍ ቃሌን ብዙ ግዜ ከተናገርኩኝ ብዙ ነገር ሀክ ስለምደረግ ያው የሚመጣውን ውጤት ስለማውቀው መጥፎ ስለሚሆን። የይለፍ ቃሌን ለማንም ቢሆን አልናገርም

እሺ ወደ መናፈሻ ምን ያህል ጊዜ ትሄዳለህ ይላል? እንግዲህ ወደ መናፈሻ ያው የሚሄድባቸው ጊዜዎች በጣም ወስን ናቸው። ምክንያቱም ያወድዱና አላገኘሁም ግን ያው አልፎ አልፎ እሄዳለሁ። ምናልባትም በወር አንዴ ሊሆን ይችላል ከተመቸኝ ደግሞ ያው በወር ሁለቴም ሊሄድ ይችላል ያው ከተመቸኝ ደግሞ በአመት አንዴም ሊሄድ ይችላሉ። እና ያው ወስኜ በዚህ በዚህ ቀን እሄዳለሁ ብዬ መናገር ይከብደኛል

እሺ የስራ እድገት እየፈለኩ ነው። እና ከዚ በፊትም እንደተናገርኩት ያው ተማሪ ነኝ። ስለዚህ ምንም አይነት የሆነ የስራ እድገት አላገኝም። ስለዚህ ምንም አይነት የስራ እድገት አሁን ላይ እየፈለኩ አደለም ምክኛቱም ተቀታሪ ስላልሆንኩ ማለት ነው

እሺ አሪፍ ጥያቄ ነው ላፕቶፕ አለ ይላል። አዎ አሁን ላይ አለኝ። ያው በጣም አሪፍ የተራቀቀ ላፕቶፕ ነው። ባይበልም ያው ለኔ በቂ የሆነች አንድ ላይ ላፕቶፕ አለችኝ ለተለያዩ ስራዎች የምጠቀምባት ማለት ነው። ያው ይሄን ያህል አርሰናል ያው እስከቻለችው ድረስ ኤዲቲንግ እና ለሶፍትዌር ለአኳዲንግ ምናምን ነገር እጠቀምበታለሁ

እሺ ሌላኛው ጥያቄ ምን ይላል ቀርካህ በአከባቢክ ያድጋል ወይ ይላል? ቀርካሃ እንግዲ አይቸ አላውቅም በአካባቢዬ ይደግ አይደግ የማውቀው ነገር የለም ኝ በኛ አካባቢ ቀርካሃ አይቼ አላውቅም እና ያላየሁበት ምክኛት ምናልባትም ደሞ እኛ ያለንበት አካባቢ ለቀርካሁ ምቹ ላይሆን ይችላል

እሺ ሌላኛውም ይላል የሰራ ቦታ እንዴት ነው ይላል ያው ከዚህ በፊት እንደተናገርኩት እኔ ቋሚ የሆነ ስራ የለኝም። ያው ቋሚ ስራ የምለው ተማሪዎችን ሰብስቤ ለማስተማር እና ጎን ለጎን ለመርዳት እሞክራለሁ። እና ያ ነው እንጂ ሌሎቹ ያው የስራ ቦታ የላቸውም። እዚሁ ምናልባትም ኦንላይን የሚሰሩ ነው። አለበለዚያ ደግሞ ኤዲቲንግ ምናምን ነገር ነው። እና ቦታ የላቸውም ስለዚህ ያው እንዴት ነው ብዬ ማብራራት አልችልም። ስለቦታው

እሺ ሌላኛው ጥያቄ ምን ይላል በቤት ውስጥ ወይም በውጪ መሆን ትመርጣለህ ይላል? ያው እንግዲህ እኔ ብዙ ጊዜ ስራ እምሰራ ከሆነ እንግዲህ ቤቴ ውስጥ ሆኜ መስራት እመርጣለሁ ምክንያቱም ነጻነት ስለሚኖረኝ ማለት ነው። ግን ያው ሰራ ከሌለ ስራዬን ከጨረስኩ ደግሞ ከቤት ውጪ ወጥቼ መዝናናትን እመርጣለሁ ማለት ነው። ስለዚህ አንዳንዴም ቤት እምመርጥበት የራሴ የሆነ ምክንያት አለኝ። ውጭ እምመርጥበት ደግሞ የራሴ የሆነ ምክንያት ይኖረኛል ማለት ነው

እሺ እህል መፍጨት ታውቃለህ? ይላል ያው እውነት ለማውራት ያው እኔ እህል አስፈጭቼ አላውቅም እና ብዙ ጊዜ እንደዚህ አይነት ስራዎችን የምትሰራው እናቴ ናት እና እህል ፈጭቼ እንኳን አስፈጭቼም ሆነ ፈጭቼም አላቅም ስለምታስፈጭው ማለት ነው

እሺ ምን አይነት ቦርሳ ትጠቀማለህ ይላል ያው እኔ ብዙ ጊዜ የምጠቀማችሁ ቦርሳዎች እንግዲህ ከጀርባ በጀርባ አዝያቸው ሊሄድ የምችላቸውን ቦርሳዎች ነው። እና ያው በጣም ትንሽ ያልሆነ በጣም ትልቅ ያልሆነ መካከለኛ ላይ የሚገኝ ሸንጣ አይነት ነው የምጠቀመው። እና ያው የተለያዩ አንዳንድ እቃዎችን ምናልባት ፒሲ ሊሆን ይችላሉ ወይም ሌላ ሌላ ነገሮች ያው ለመያዣ እጠቀምብናለሁ

እሺ እንግዲህ ሌላኛው ጥያቄ ምን ይላል ዛሬ የመጀመሪያ ምግብህ ምን ነበር ይላል? ያው እንግዲህ ዛሬ የመጀመሪያ ሲባል እንግዲህ ቁርስ ነው ሰሞኑን በዓል ስለነበረ የገና በዓል ነው እና ዛሬ ጠዋት የበላሁት እንግዲህ ስጋ ወጥ ነው። እና ስጋ ወጥ እንዲሁም ዳቦም ነበረ። ያው ስጋ ወጥና ዳቦ የበላሁት ዛሬ

እሺ በጣም አሪፍ ጥያቄ ነው የጎረቤቶችህን ድምጽ ትሰማለህ ይላል? ያው ትንሽ ቤታችን ራቅ ይላል። በአጥርም የተገደበ ስለሆነ ያው የነሱን ድምጽ መስማት ትንሽ ይከብዳል ግን ያው ብዙ ጊዜ ውጪ ላይ ስሆን ግቢ ላይ ሆነው ሲያወሩ ይሰማል ድምፃቸው። ግን ያው ምን እንደሚሉ በጥራት አይሰማም። ምክንያቱም ትንሽ ራቅ ስለሚል ግን ድምጽ ብቻ ምናልባት ልሰማ እችላለሁ

አሪፍ ጥያቄ ነው የስራ ምህቶቼ ምንድነው ይላል ያው እኔ የስራ ይሄ ስራ ብዬ መወሰን አልችልም ያው እኔ የሚያስደስተኝ ምንድነው ማንኛውም ስራ ሰርቶ ባለሀብቱ መሆኑ ነው እና ያው ስራ ብሆን ብዬ ምመርጠው ስራ የለም እኔ ሁሉም ስራ ለኔ እኩል ነው ገንዘብ ሚያስገኝ ከሆነ ችግር የለውም ግን ደግሞ ከጥሩነት ጋር ቢገናኝ ጥሩ ነው። የምንሰራቸው ስራ ብዙ ጊዜ ውጤታቸው አሪፍ የሚሆን ከሆነ ለምሳሌ ገንዘብ የሚያስገኙልኝ ከሆነ እኔ ማንኛውም ስራ ይመቸኛል እንደዚህ አይነት ስራ ከሆነ።

እሺ አሪፍ ጥያቄ ነው ገንፎ ትበላለህ ይላል? አዎ ገንፎ እንግዲህ ብዙ ጊዜ እበላለሁ። ምክንያቱም ኢትዮጵያዊ ብዙ ጊዜ ገንፎ የተለመደ ነው። እና ብዙ ጊዜ ደግሞ የምበላው የት ነው? ሰዎች ወልደው ልጠይቃቸው ሲሄድ ወይ? ዘመድ ሲወልድ በተለምዶ የሆነ ሰው ሲወልድ ገንፎ ይሰራልና በዛ በዛ ምክንያት እንግዲህ ገንፎ እበላለሁ።

ይሄንኛው ጥያቄ ደግሞ ምን አይነት ሙዚቃ ትወዳለህ ይላል? ያው እኔ የምወደው ሙዚቃ እንግዲህ ብዙ ጊዜ የድሮ ሙዚቃዎች ናቸው። ድሮ ሙዚቃ የሆነ ደስ ሚል ጣም አላቸው። ማለቴ። ስድስት ሰባት ደቂቃ ነው አንድ ሙዚቃ ሚቆየው ግን ስድስት ሰባት ደቂቃ ራሱ መቶ ጊዜ ደጋግሜ ብሰማው አይሰለቹውም። እና የድሮ ሙዚቃዎች በጣም ደስ ይሉኛል

እሺ እሄነኛው ጥያቄ ምን ይላል ዜና በመስመር ላይ ታነባለህ ይላል? ያው ከዚህ በፊትም እንደተናገርኩት እንግዲህ እኔ ዜና የማዳመጥ ፍቅር የለብኝም። ምክንያቱም ብዙ ጊዜ እኔ ፖለቲካ አይመቸኝም። እና ይኸው አንዳንዴ ስለ ራሴ ምናልባትም ስለ ትምህርት ወይም ስለ ሌላ ነገሮች ሚገናኙ ዜናዎችን ብቻ ስለምሰማ። እሄን ያህል ስለማያጋጉዋኝ መስመር ላይ ሰምቼ አላቅም ዜና

እሺ አሪፍ ጥያቄ ነው? ምን አዲስ ነገር መማር ትፈልጋለህ ይላል። ግን ይሄ ማንኛውንም አዳዲስ ነገሮች ብማር ደስ ይለኛል። ግን ደግሞ በይበልጥ አሁን ኤአይ ላይ ዘመኑ የ ኤአይ ስለሆነ። ኤአይ እና የሮቦት ነው እና እነሱ ላይ በደንብ ብማር እዱሉን አግኝቼ በተለይ ውጭ ሀገር ስኮላር አግኝቼ ብማር። በጣም ደስ ይለኛል

አሪፍ ጥያቄ ነው ጾም ትጾማለህ ይላል? ያው ከዚህ በፊት ጾም ነበር ግን አሁን ትንሽ ስለከሳሁ ትንሽ ኪሎ ስለቀነስኩኝ። የመጨመር ስላለብኝ የአሁኑን አመት ጾም እዉነቱን ለማዉራት አልጾምኩም። ምክንያቱም መወፈር አለብኝ ብለኝ ብዬ ስላሰብኩኝ። ግን ያው እንደማንኛውም ኦርቶዶክስ መጾም ነበረብኝ አውቃለሁ። አጥፍቻለሁ ግን ያው ቀጣይ አመት ደግሞ ጾም አለው ብዬ አስባለሁ

እድለኛ ነገር አለክ ይላል እዚጋር አሁንም ትንስሸ የአማርኛ ስተት አለ ምናልባት እናንተ ለማለት የፈለጋቹት ኧ ብዙኛ እ የሆነ ነገር አለክ ወይ እድል አለክ ወይ እንደማለት ነው? ያው ብዙ ጊዘ እንግዲህ ያው እ ቸልተኛ ነኝ። ብዙ ጊዜ እኔ እድል አለኝም አልልም እድል የለኝምም አልልም በቃ ገለልተኛ ነኝ እሀን ያክል እድል የለኝም ያው አንዳንደ ነው እንጂ እሀን ያክል እድል

እሺ በጣም አሪፍ ጥያቄ ነው የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ይላል? እንግዲህ ብዙ ጊዜ የቴክኖሎጂ ችግር ሲያጋጥመኝ። በራሴ ለመፍታት እሞክራለሁ የማላውቀውን ነገር ቢሆን ያው እየገጣጠምኩኝ እየፈታታሁኝ እየተፈላሰፍኩበት ለመማር እሞክራለሁ። እና ያው መጀመሪያ ላይ ብዙ እቃዎችን ላበላሽ እችላለሁ። ግን ያው አስተምሮኝ ስለሚያልፍ ለቀጣዩ ትምህርት ሰጥቶኝ ስለሚያልፍ። በዛ መንገድ ለማስተካከል እሞክራለሁ

አሪፍ ጥያቄ ነው። ያው በጀት ታስተዳድራለህ? ይላል ያው ቤተሰብ ጋር አሁን ስለሆንኩኝ ያው ይሄን ያህል በጀት ማስተዳደር አይጠበቅብኝም ግን አሁን ላይ ዩኒቨርሲቲ ስለገባሁ ማግኘትን ገንዘብ የግድ ለራሴም ቢሆን አመጣጥኜ መጠቀም ስላለብኝ ያው ባለችኝ አቅም ቢሆን ያለችኝ በጀት በስነ ስርዓት አስተዳደሬ ለመጠቀም እሞክራለሁ።

እሺ ሌላኛው ጥያቄ ምን ይላል ስንት ብርድ ልብስ ትጠቀማለህ ይላል? ያው ያለሁበት አካባቢ ትንሽ ብርድ ነው ግን ቢሆንም ያው አንድ ወፈር ያለ ብርድ ልብስ ከለበስኩኝ። ብርድ እንዳለ ስለሚያጠፋልኝ ያው ብጠቀም እንግዲህ አንድ ብርድ ልብስ ነው። ያው ምናልባት ማቀየየሪያ ሌላ አንድ ሌላ ብርድ ልኖር ይችላል ስለዚህ ጠቅላላ ሁለት ብርድልሶችን እንጠቀማለን

እሺ በጣም አሪፍ ጥያቄ ነው የምትወደው መተግበሪያ ምንድነው? ይላል እንግዲ አሁን የምወደው መተግበሪያ ብዙ ጊዜ ከስራ ጋር የተገናኘ ስለሆነ ለምሳሌ ክሮም ብዙ ስራዎችን የምሰራበት በክሮም ስለሆነ ክሮምን አንደኛ አደርገዋለሁ። ሁለተኛ ኢሜል ነው። ኢሜል ከስራ ጋር በተገናኘ ብዙ ስራዎችን ከሱ ጋር ስለምሰራ ኢሜልን እንደ ሁለተኛው እሰጣለሁ ማለት ነው። እያለ ያው እኔ ብዙ ጊዜ የምወደው ከስራ ጋር ግንኙነት ሲኖረው ነው

እሺ በጣም አሪፍ ጥያቄ ነው፤ እንግዲህ ጥያቄው ምን ይላል "ሰንደል ትለብሳለህ?" ይላል። ያው ብዙ ጊዜ ሰንድል ወይም ነጠላ ጫማ እለብሳለሁ። ያው ወደ ሻወር ስገባ ሊሆን ይችላል ወይም ምናልባት ከውጭ ቆይትቼ ስገባ ሊሆነ ይችላል እና በእነዚህ በእነዚህ አጋጣሚዎች ምናልባትም ሰንደል እለብሳለሁ፤ ግን ያው ብዙ ጊዜ እለብሳለሁ ማለት አይደለም።

እሺ ሌለኛው ጥያቄ ምን ይላል አመራር ሚና አለ ይላል? አዎ ብዙ ጊዜ እንግዲህ በግሩፕ ተደራጅተን እነሱን የመምራት ስልጣን ተሰጥቶኝ። ያው እዛ ቦታ ላይ እንግዲህ በጣም ትልቅ ጫና ለመውሰድ እሞክራለሁ። ብዙ ጊዜ ፕላን የማደርገው እኔ ነኝ። ያው እነሱን አደራጅቶ ደግሞ መወያየትም ይሄን ፈንታ ይሆናል ነው። ይሄ ራሱ ልክ እንደ አንድ ሚና ይታያል

እሺ በጣም አሪፍ ጥያከ ነው የቤትክ ጣሪያ ከምን የተሰራ ነው ይላል? እንግዲህ እንደማንኛውም እትዮፒያዊ የበታችን ጣሪያ የተሰራው ከ ቆርቆሮ ነው። ከብሎከት ምናምን አደልም እደ ባላሃብትቶቹ በታም የባለሃብት ልጅ አደለሁም እና የበታችን ጣሪያ የተሰራው ከቆርቆሮ ነው። ዙሪያው ደግሞ ከ እንጨት ነው የተሰራው ግድግዳው ማለት ነው ከእንጨት ነው የተሰራው

እሺ ሌላኛው ጥያቄ ወተት ትጠጣለህ ይላል? አዎ እንግዲህ ከህፃንነቴ ጀምሮ እስከ አስራ አራት አመቴ ድረስ ያለማቋረጥ ወተት ስጠጣ ስለነበር የወተት ፍቅር አለኝ። እና ማንኛውም ወተት ተዋጽኦ ሁሉንም አንድ በአንድ እወዳለሁና ያው ካገኘሁ ሁሌ እጠጣለሁ ማለት ነው።

እሺ በየትኛው ቀን ወደ ገበያ ትሄዳለ? ይላል ያው እኔ የራ አሁን ዩኒቨርሲቲ ተማሪ እንደመሆን የመጠን ይሄን ያለህል ገበያ መሄድ ላይጠበቅብኝ ይችላል። ምክንያቱም ምግብም እዛው ዩኒቨርሲቲ ራሱ አዘጋጅቶ ነው የሚሰጠን ስለዚህ ያው እኔ ምናልባት ገበያ ብወጣ ልብስ ለመግዛት፣ ጫማ ለመግዛት፣ ተለያዩ የራስን መጠበቂያም ቁዛቁዞችን ለመግዛት፣ ነው እንጂ ያው የምግብ እቃዎችን ለመግዛት ስለማልወጥ ያው አልፎ አልፎ ነው በወር አንዴ ወይም ሁለቴ ነው። የምወጣው

እሺ ሌላኛው ጥያቄ ቀትር ምን ትመገባለህ ይላል? እንግዲህ ቀትር ላይ ብዙ ጊዜ ወይም ምሳ ሰዓት ላይ እንግዲህ አሪፍ ምግብ መመገብ አለብንና ያው ሆድ ያዝ የሚያደርግ። ምናልባትም ስጋ ሊሆን ይችላል ወይ። በየአይነት ወጥ ሊሆን ይችላል ወይ ደግሞ ሽሮ ወጥ ከእንጀራ ጋር ማለት ነው። ብዙ ጊዜ እንደዚህ አይነት ምግቦችን እመርጣለሁ።

እሺ ሌላኛው ጥያቄ መዘመር ትወዳለህ ይላል? አዎ ያው መዘመር በጣም ነው የምወደው። ምንም አይነት መዝሙርም ሆነ ሙዚቃ ስሰማ። አብሬ መዝፈንና መዘመር ደስ ይለኛል። ምንም እንኳ ይሄን ያህል ድምጽ ባይኖረኝም ያምራል የሚባል ድምጽ ባይኖረኝም። ያው ግን አብሬ ስዘምርና ስዘፍን ደስ የሚል ስሜት ይሰማኛል

አሪፍ ጥያቄ ነው እሳት ለማንደድ ምን ትጠቀማለህ ይላል? የሆነ ግዜ ብዙ ግዜ እሳት ለማንደድ የምጠቀመው። ክብሪት ነው ክብሪት እና እንጨት ነው። ያው ክብሪቱን እሎክሳለሁ የተለያዩ ምናልባት ቅጠሎችን ሊኖሩ ይችላሉ። ወይ ጋዝ ካለ ደግሞ ጋዝ ትንሽ እንጨቱ ላይ አርከፍክፌ እሱን በመሎከስ እሳቱ እንዲቀጣጠል አደርገዋልው ማለት ነው

እሺ የቅጥር ሂውት እንደት ነው ይላል? ያው እኔ ከዚ በፊት እንደተናገርኩት እኔ ተቀታሪ አይደለሁም። የቅጥር ሂወት እንደት ነው ለሚለው ጥያቄ በቂ የሆነ ማብራሪያ ልሰጥ አልችልም። እና ወደፊትም ቢሆን እኔ ተቀጣሪ የመሆነ አላማ የለኝም። ምናልባትም ከዛ የራሰን ድርጅት መስርቼ ብዙ ተቀጣሪዎችን ማፍራት ሀሳብ ኝ አለንኝ

እሺ ሌላኛው ጥያቄ በገበያ ዋጋ መደራደር ትችላለህ ይላል? አዎ እንግዲ ያው ኢትዮጵያዊ እንደመሆናችን መጠን ሁሉም እቃ ሲገዛ እንግዲ ተከራክረን ነው። ለምሳሌ አንድ እቃ ሶስት ሺ ብር ከተጠራ ምናልባትም እቃው ሚሸጠው አንድ ሺ ብር ወይም አንድ ሺ አምስት መቶ ብር ነው። እና እንደዚ አይነት ነገር ብዙ ነገር ስላለ ያው የግድ ባንፈልግም ተገደንም ቢሆን መከራከር ግዴታችን ነው።

እሺ በጣም አሪፍ ጥያቄ ነው። ምን አይነት ልብስ ትወዳለህ ይላል። ያው እምወዳችሁ ልብሶች እንግዲህ ከፋሽን ጋር ተገናኝ ልብሶች ይሆንናል። ከታችው ብዙ ጊዜ ሱፍ ሲሆን በጣም ደስ ይለኛል። ከታች ሱፍ ነው ከላይ በሸሚዝ መሆን በጣም ምቾት ስለሚሰጠኝ ለተመልካችም ሲታይ በጣም የራስ መተማመን ስለሚችሉ የሱ አለባበሥ በጣም ደስ ይልለኛል።

እሺ ይሄን በጣም አሪፍ ጥያቄ ነው የምትወደው ከተማ የት ነው ይላል? እንግዲህ እኔ የምወደው ከተማ ያው የራሴን አሁን የምኖርባትን ደሴ ከተማ ነው። እና ታዲያ ሲዎች ደግሞ አዲስ አበባ የኢትዮጵያ ዋና ከተማ አዲስ አበባም በጣም ነው የምውለው እና ደግሞ ከኢትዮጵያ ውጭ ዋሽንግተን ሄዶ የመዝናናት እድል ባገኝና እዛ ጋር ብዝናና። እሷ ናት የምወዳት ከተማ

እሺ ሌላኛው ጥያቄ የምትለው የቀረ መግቢያ ትበላለህ ይላል? ያ ወይ ትራፊ መግቢያ ትበላለህ እንደማለት ነው። እና ብዙ ጊዜ የቀረ ምግብ የመብላት ልምድ የለኝም የተረፈ ምግብ የመብላት ልምድ የለኝም። ምክንያቱም ምናልባት ከዛ በፊት የበለው ሰውየው ሳይጣጣ ሊሆን ይችላል። ሌላ ሌላ ኪዞች ስላሉ አልወድም

የምትመኘው ስራ ምንድነው? ይላል ከዚህ በፊት እንደተናገርኩት ያው ያኔ ስራው ውጤቱ ያማረና እንዲሁም ገንዘብ ሊያስገኘኝ ይችል ስራ ይሆን እንጂ ማንኛውም ስራ ደስ ይለኛል። ግን ደግሞ ወስኜ ስራውን ስናገር ከኤይ ጋር ወይም ከአርቲፊሻል ኢንተለጀንስ ጋር ከቴክኖሎጂ ጋር የተገናኘ ስራ ከሆነ ደግሞ በይበልጥህ በጣም ደስ ይለኛል

እሺ የምትወደው መጽሐፍ ምንድነው? ይላል ያው እኔ የምወደው መጽሐፍ እንግዲህ ብዙ ጊዜ እንትን ነው ከህይወት ክህሎት ጋር የተገናኘ ወይም ከሳይንቲፊክ ቱሩዝ ጋር የተገናኘ መጽሐፍ ከሆነ ይመቸኛል። እና እስካሁን ካነበብኳቸው የህይወት ክህሎቶች ውስጥ በጣም የምወደው አተሚ ካባቢትስ የሚባል መጽሐፍ ነው። እሱ የምን ጊዜም አንደኛ መጽሐፌ ነው

እሺ አሪፍ ጥያቄ ነው ሹራብ መስፋት ትችላለህ ወይ ይላል? ያው እውነቱን ለማውራት እንኳን ልችል አይደለም ለሰዎች ራሱ ሲሰፋ አይቼ አላውቅም። እና በዛ ምክንያት ያው ሹራብ ስፋ ተብሎ ማቴሪያሉ ቢሰጠኝ መስፋት የምችል አይመስለኝም። እና ባጭሩ ሹራብ መስፋት አልችልም።

እሺ ሌላኛው ጥያቄ? ጥራት ያለው ስራ ማቅረብ ትችላለህ ወይ? ይላል አዎ እንግዲህ ብዙ ጊዜ የምታውቀው ደግሞ እኛዎችን በማርካት ነው። ማንኛውንም ስራ ከሰራው ጥርት ያለ ስራ ስራ መስራት እወዳለሁና አስቀድሜ እንደተናገርኩት የሚወጡ አስተያየቶችን መቀበል እወዳለሁ። እና መቀበል ብቻ ሳይሆን አስተያየቶችንም ማስተካከል ስለምወድ ጥራት ያለው ስራ አቀርባለሁ። ብዬ አስባለሁ

እሺ ሌላው ጥያቄ ምን ይላል የምትወደው ሽታ ምንድነው ይላል? ያው እኔ ብዙ ጊዜ የምወደው ሽታ የተፈጥሮ ሽታ ነው። በተለይ ደግሞ እነዚህ መዓዛ ያላቸው የፍራፍሬ ሽታ ብዙ ጊዜ በጣም ደስ ይሉኛል። ማለት ነው።